የስራ ግምጋማ ታደርጋለህ? በሚለው ጥያቄ አዎ የስራውን ግምገማ ሁሌም አደርጋለሁ። ምክንያቱም ስራ ሳይገመገም ቢቀር። ውጤታማ መሆን ስለማንችል። ለምሳሌ እያንዳንዱን ስራ በየሳምንቱ በየወሩ የስራ በልደረቦች ጋር ተሰብስበን ስራ ስለ ስራ ግምገማ እናደርጋለን። ስለዚህ ስራ መገምገም ውጤታማ ስለሚያደርግ። እያንዳንዱ ሰው የሚሰራውን ስራ ቢገመግም ጥሩ ነው ብዬ አስባለሁ። ሁሉም ሰው የራሱን ስራ እየገመገመ በየቀኑ በየወሩ ቢሰራና በወሩ ውስጥ። ደካማ ጎኑን እና ጠንካራ ጎኑን አውቀው ስራውን ቢያስቀጥሉና ቢያሻሽሉ አሪፍ ነው ብዬ አስባለሁ። ስራ ግምገማው ግን። የተለያየ ህጎችንና መመሪያዎችን በመውጣት ደካማ ጎኖችን አስወግዶ ተንካራ ጎኑን እንዲቀጥል በማድረግ የተለያዩ ስራዎችን መስራት ይቻላል። ለምሳሌ የስራ ግምገማ ታደርጋለህ ስንል በትንሹ ተማሪዎች ስለ ትምህርታቸው ግምገማን በማድረግ መስራት ይችላሉ። ለምሳሌ በሳምንት ውስጥ ምን ያህል ሰዓት ማንበብ እንዳለባቸው ከዛ ያወጡትን ህግንና መማሪያውን ወይም እቅዳቸውን ምን ያህል ውጤታማ ነው ብሎ በመገምገም ቢሰሩ መልካም ነው ብዬ አስባለሁ። ስለዚህ እኔ የራሴን ስራ በየሰምንቱ በየወሩ እና እገመግማለሁ ማለቴ ነው። ስለዚህ ግምገማ ማድረግ በጣም አስፈላጊና ወሳኙ ነጥብ ነው

ጭንቅላት ሲሰማ ምን ታደርጋለህ? ጥሩ ጥያቄ ነው። ዋናው የሰው ልጅ ጭንቅላት ሆኖና ማስማት ያለበት። ስለዚህ ጭንቅላት ሲሰማ በደስታ እቀበለዋለሁ። ምክንያቱም ጥሩንም ክፉንም ጭንቅላት ሲሰማ ነጥሩ ሲሰማ ደስታ ፍስሃ ይሰማኛል። መጥፎ ሲሰማኝ ግን ይሄ መጥፎ የሚሰማኝ ነገር ለመስወገድ የተለያዩ ነገሮችን አደርጋለሁ። ለምሳሌ መጥፎ ስሜት በሚሰማበት ጊዜ ጭንቅላቴ ላይ የተለያዩ ቦታዎች እሄዳለሁ። ወደ መዝናኛ ቦታዎች እሄዳለሁ። ወደ ቤተሰብ ጋር እገናኛለሁ። የምወደው ጓደኛ ጋር ምን ተገናኝቼ አወራለሁ ስለዚህ ከመጥፎ ስሜት አወጣለሁ ማለት ነው። ጭንቅላቴን በመዝናናት ሁለተኛው ደግሞ ጥሩ እ ወደ ወደ ጥሩ ቦታ እሄዳለሁ። ወደሚያዝናናኝ ቦታ። ጥሩ ነገር ሲሰማኝ ደግሞ የተሰማኝ ነገር ምን አድርጌ ነው። ብዬ በመመራመር የሰራሁትን ነገር እንደገና አስከትላለሁ ማለት ነው ሁል ጊዜ ጥሩ ጥሩ ስሜት እንዲሰማኝ። ስለዚህ ጥሩ ስሜት እንዲሰማችሁ መልካምን አድርጉ፣ ሰውን አክብሩ፣ ሰው ጋር ጥሩ ግንኙነቴ ይኖራችሁ፣ እላለሁ። ጭንቅላት ሲሰማ ምን ታደርጋለህ? ይኸው ደስ የሚል እንዲሰማ ደስታ እንዲሰማኝ ነው የምፈልገው።

ባህላዊ ልብስ ትለብሳለህ አሪፍ ነው ሁልጊዜም እኔ ከአላማዊ ልብስ ይልቅ ወይም አሁኑ ዘመናዊ ልብስ ይልቅ ባህላዊ ልብስ መልበስ እወዳለሁ። ምክንያቱም በአላዊ ልብስ በለበስኩበት ጊዜ የሆነ በሀል እንዲያስታውስ አደርጋለሁ። ለዛ የሰዎችን ባህል ሳስታውስ ደግሞ የኛን ባህል ለሌላ ሰዎች እንዳስታምን አደርጋለሁ። ለምሳሌ ባህላዊ ልብስ ስንል የጥምቃት ባህል ልብስ አለ እሱን ስንለብስ አሁን ነጭ በነጭ አድርገን ለብሰን ስንሄድ ደስታ ፍስሃ እና መልካም መልካም ነገር ይሰማል። ሰውም በሃላዊ ልብስ እንዲለብስ እመክራለሁ። ምክንያቱም አንድን ባህላዊ ልብስ ስንለብስ የዛን የማህበረሰብ ባህልን ልማድን እና ወግን ለተለያዩ አለም ላይ ያሉ ሰዎች እያስተላለፍነው እንገኛለን ማለት ነው። ባህላዊ ልብስ አንድም ዘመን ተሸጋሪ ነው ከትውልድ ትውልድ የመጣ ነው። ስለዚህ እኛም ለትውልድ ለትውልድ መስተላለፍ ስላለብን ባህላዊ ልብስ በመልበስ ደግሞ ባህላዊ ልብሱን ለአለም ማስተዋወቅ። ሰው አለም ላይ ያለው ሰው የኛን ባህል እንዲረዳ እናደርጋለን ማለት ነው።

በአንድ ጊዜ ብዙ ስራዎችን ታስተናግዳለህ ለሚለው ጥያቄ? በአንድ ጊዜ ብዙ ስራ አላስተናግድም ምክንያቱም በአንድ ጊዜ ብዙ ስራ ስናስተናግድ አንድም ውጤታማ አንሆንም ሁለተኛው ደግሞ አንድ ሰው ስለሆነ ብዙ ስራ ባንዴ መስራት አንችልም። ለምሳሌ እኔ ስራ ልምዴን ብነግራችሁ። ብዙ ስራ አለኝ ግን በአንዴ አላስተናግድም። ለአንድ ስራ ለራሱ የሆነ ጊዜ እሰጠዋለሁ። ጊዜና ቦታም የተለያየ ስለሆነ። ለምሳሌ እኔ ትምህርት ቤቴ ጋር ባህር ዳር ዩኒቨርሲቲ መምህር ስለሆንኩ። ለዛም ጧት ጧት ሁሌም እስከ ስድስት ሰዓት እዛው ስራ ቦታ ነው የምውለው። ስለዚህ ከሰአት ደግሞ የሆነ ቦታ አለ እዛ ቦታ ጊዜ እና ቦታን ሰጥቼ እሰራለሁ ማለት ነው። ስለዚህ ለዚህ ጊዜ ብዙ አንድ ላይ አልሰራም ብዙዎችን ስራዎች አንድ ላይ አላስተናግድም። ለያንዳንዱ ስራ

ውሃ መጠጣት ታውቃለህ አዎ ውሃ ሁል ጊዜ እጠጣለሁ። ውሃ የምጠጣበት ሰአቶች አሉ። ለምሳሌ ምግብ ስመገብ በጎን ውሃ እጠጣለሁ። ሌላኛው ደግሞ ምሳ በቃ ውሃ ብዙ ጊዜ አብዛኛው ጊዜ ለምሳሌ ሳንብ ተጣለሁ። የሆነ ስራ ሳያደርግ በጎን ውሃ ተጣለሁ። ምግብ ስበላ ሁሌ ቁርስ ምሳ እራት ስበላ በጎኔ አንድ አንድ ሌትር በላይ ውሃ ተጣለሁ። ውሃ ስንጠጣ የምናገኘው ጥቅም አለ። ለምሳሌ የምናገኘው ጥቅም አሉ አእምሮአችን በትክክል እንዲሰራ ያደርገዋል። ሁለተኛው ደግሞ ውሃ ከጥም ያወጣል። ሌላኛው ውሃ መጠጣት ጥቅም ከውስጥ ያሉ ቆሻሻዎችን ስንጠጣ በሽንት መልክ እንዲወጣ ያደርግልናል። ስለዚህ ውሃ መጠጣት አውቃለሁ መልመድም ያለብን ጥሩ ነገር ነው። ውሃ በብዙ ጊዜ እየጠጣን ስንሄድ ሰውነታችን ይላሳልሳል። ንጥረ ነገሮች ከውሃ የምናገኛቸው ንጥረ ነገሮች እናገኛለን። ደግሞ ሽንታችን ቶሎ ቶሎ እንድንሸና ስለሚያደርግ ውስጥ ላይ ያሉ ኮሻሻዎች በሽንት መልክ እንዲወጡ ያደርጋል ማለት ነው። ውሃ መጠጣት አውቃለሁ

በስራ ስንት ጥሪ ታደርጋለህ? ብዙ ጥሪዎችን አደርጋለሁ። ለምሳሌ በስራ ሰዓት ብዙ ጥሪ አደርጋለሁ። ለምሳሌ ጓደኞችን ስሄድ ጓደኞቼን እጣራቸዋለሁ የስራ ባልደረቦቼን እጠራቸዋለሁ። አብዛኛው ጊዜ የስራ ጥሪ የማደርገው ሰዓት አለ ለምሳሌ ጠዋት ስራ ከመግባታችን በፊት ተሰብስበን እንድንሄድ የስራ ጥሪ አደርጋለሁ። ለምሳሌ ጥሪ የማደርገው ደግሞ በሁለት መንገድ ነው በሶስት መንገድ ነው አንዴ በአካል በመሄድ ጥሪ አደርጋለሁ ሁለተኛ ደግሞ ሶሻል ሚዲያ በመጠቀም። ለምሳሌ ፌስቡክን በመጠቀም ፌስቡክ ላይ ጥሪ በመላጠፍ ሁለተኛ ደግሞ ሰው በመላክ። ጥሪ አደርጋለሁ ጥሪ የማደርግባቸው ሰአቶች ስራ ከምግባታችን ቀድም ብዬ ጠዋት ላይ ሁለተኛ ደግሞ በሳምንት አንድ ጊዜ። ሶስተኛ ደግሞ ወሩ መጨረሻ ላይ ጥሪ ያደርጋሉ።

"መዋሸት ትች መ መ መ መዋኘት ትችላለህ?" አዎ እችላለሁ፤ ሁሌ መዎኘት ይሆንልኛል። መዋኘት የለመድኩኝ ህፃን እያለው አቅራቢያ በሚገኘው ወንዝ ላይ ነውና ስለዚህ መዋኘት በጣም ደስ ይላል መዋኘት አንዱ የስፖርት ዘርፍ ስለሆነ ሁሉ ሰው ቢዋኝ መልካም ነው ብዬ አስባለሁ። ዋና የለመድኩት ህፃን እያለሁ ጓደኞቼ ጋር በምሄድበት ወንዝ ላይ በመዋኘት ነው እና መዋኘት ጥሩ ነገር ነው፤ አንድም የስፖርት ዘርፍ ነው። ምክንያቱም የራሱ የሆነ ዋና የሚያደርጉ አለም ላይ አሉና እነሱ ጋር ለመወዳደር ዋናን በደንብ መልመድ ግዴታ ይላል። ሁሉም ሰው ዋና ቢለምድና ጥሩ ነው። አንድም አደጋም ቢደርስብህ አሁን ለምሳሌ ክረምት ወቅት የሆነ ወንዝ ሞልቶ ቢወስድህ ዋና ከቻልክ ዋኝተን እንወጣለን ማለት ነው። ስለዚህ ዋና ዋና መልመድ የእያንዳንዱ ሰው ሀላፊነት ነው ብዬ አስባለሁ እንደኔ።

በእጅ መሸመን ትችላለህ? ታውቃለህ በእጅ መሸመን አላውቅም። እኔ ሻማ እየሰራሁ አይደለም። ስለዚህ እኔ አልችልም የሚሸምኑ ስራዬም አይደለም። የስራ ዘርፌም ሌላ ነው። ሌላ ይሄ ጥበብ ስራ ነው። እና የዚህ ስራ እኔ አይሆንልኝም ስለዚህ ከሚሰሩት ሰዎች ናቸው ሂጄ ምገዛ። እኔ ይሄን ስራ አልችልም። ምክንያቱም የኔ ስራ ዘርፍ ሌላ ነው። ቅድም እንደተነጋገርነው ግንባታ ስራዎችን ነው የምሰራ። ስለዚህ በእጅ መሸመን አልችልምና። ስለዚህ ይሄ የኔ ስራ ዘርፍ አይደለም። አለሙያው መግባት ደግሞ ስራውን እንዲበላሽ ነው እንጂ የሚያደርገው። ስራውን አግባቡ እንድሳራ አያደርግም። ስለዚህ መሸመን ለኔ ምርጫዬም መክሊቴም ስላልሆነ ብዙ ጊዜ አልሰራም።

የአካባቢው ገበያ እንዴት ነው? ጥሩ ጥያቄ ነው። የአካባቢው ገበያ ብዙ ጊዜ በሰዎች የተሞላ የሁሉ ነገሮች የተሟሉ ጋዥነ ሻጭ በስፋት የሚገናኙበት ነው። እና በጣም ጥሩነት ሰፋ ያለ ነው። ሁሉ ነገር የሰው ሁሉ የፈለገውን መጥቶ የሚያገኝበት ነው። ስለዚህ ሻችሁም ሻችሁም የራሱን እንትን ይዞ ይመጣል ገዢም እንደዛው ሁለቱም ተገናኝቶ የሚፈላልጉትን ነገሮች ይዘው የሚሄዱበት ነው። እና ለምሳሌ ሻቹ የሚመጣውን ይዘው የሚመጣውን እቃ ገዡ ይገዛል። በመከራከር ገበያ በወጣው ነገር ተስማምተው ሁለቱም ይዘው ይሄዳሉ። ሌላኛው ደግሞ ብዙ ስራዎችን የሚሰራበት ነው። አካባቢ ከሚገኘው ገበያ ሰው የስራ ፋተራውን ይዞ መጥቶ ይሸጣል። አንድ ነገር የሆነ ንግዱን አምጥቶ በንግድ ከሌላ ሀገር አምጥቶ እቃዎችን የሚሸጥበት ነው። እንዲሁም አካባቢ ህዝብ ደግሞ የሚፈልገውን እለት እለት የሚፈልጋቸውን ነገሮችን ለምሳሌ ልብስ፣ የምግብ አይነቶች፣ እና የተለያዩ ኩሳኩሶችን ሄዶ የሚገዛበት ነው። አካባቢ ለገበያ ደግሞ ሁሉ የምንፈልገው ነገር ሁላ እናገኛለን። እዛው ስለዚህ አካባቢ ላይ ያለው ገበያ በጣም ተዋቂና በጣም ደስ የሚል ሁሉ ነገር የተሞላ ነው።

የእቃ ቁጥጥር ታደርጋለህ አሪፍ ነው ምክንያቱም የእቃ ቁጥጥር አደርጋለሁ ሁሌም እቆጣጠራለሁ ማለት ነው። ምክንያቱም ይሄ ስራ የእቃ ቁጥጥር ካላደረግን እቃዎቹ በአግባቡ ልንጠቀማቸው አንችልም። ምክንያቱም እቃዎችን ልናጣቸው እንችላለን እቃዎቹ አላግባቡ ሊበላሹ ይችላሉ። ልንሰረቅ እንችላለን ስለዚህ የእቃ ቁጥጥር ማድረግ የሁሉም የሰራተኞች ሀላፊነት ነው። ለምሳሌ ከምንሰራበት መስሪያ ቤት ላይ ወንበሮች ሊሆኑ ይችላሉ። ፒሲዎች ዴስክቶፖች ላፕቶፖች ሊሆኑ ይችላሉ። እነሱን በስነ ስርዓት በአግባቡ እንድንጠቀም መቆጣጠር እና በአግባቡ እንድንይዝ ህግ እና መመሪያ አውጥተን ለዛ እቃ ያለውን ጠቀሜታ እና ዘለቄታ እንዲኖረው ማድረግ። ለምሳሌ እቃዎቹ ብዙ ረጅም አገልግሎት እንዲሰጡ የምናደርገው የተለያዩ ህጎች እና መማሪያዎችን አውተን። ለምሳሌ አንድ እቃ አንድ የስታፉ ሰራተኛ ቢሰርቅ ሰራተኛውን በመቀጮ ቀጥተን እቃውን እንዲተካ ገዝቶን እንዲተካ እሱን የሚመስል እቃ እንዲተካ በማድረግ ሌላውም ከእሱ አይቶ እንዲማር በማድረግ ማድረግ እንደምንችል አምናለሁ። ስለዚህ የእቃ ቁጥጥሩን በደንብ እና በደንብ ነው የማደርገው።

ማታ ምን አይነት ድምጽ ትሰማለህ? ማታ ማታ እኔ ምን አይነት ድምጽ እሰማለሁ መሰላችሁ። አብዛኛው ጊዜ ይሄ ሙዚቃ። ክላሲካል የሆኑ ለስለስ ያሉ ሙዚቃዎችን እሰማለሁ። ምክንያቱም በጎን አሁን ሳንብ ለስለስ ያሉ ክላሲካል የሆኑ ሙዚቃዎችን እሰማለሁ። እሱ ደግሞ ምክንያቱም እያነበብኩ ስለሚያበረታታኝ አእምሮ ስለሚያድስ። ለዛ ምክንያት የተለያዩ የሙዚቃና የመዝሙሮች የዝማሬዎችን ድምጽ ነው የምሰማ። ምክንያቱም ጎን ለጎን። ለዛ ስራ እንዲረዱኝ እንዲያግዙኝ ሀሳብ እንድሰበስብ ስለሚያደርገኝ። ሌላ ሀሳብ እንዳላስብ ስለሚያደርገኝ በጎን የሙዚቃዎችን ለስለስ ያሉ ሙዚቃዎችን ድምጽ እሰማለሁ። ዝማሬዎችን እሰማለሁ። ስለዚህ ማታ ማታ ሁሌም የምሰማቸው እንዲህ ናቸው። ጠዋት ጠዋት አብዛኛው ምሰማ ደግሞ መዝሙርና የተለያዩ የሃይማኖታዊ ነገሮችን ሲሆን። ማታ ማታ ግን ሁሌ የምሰማው ለስለስ ያሉ ሙዚቃዎችን ነው።

አባራ ችግር ይፈጥርብሀል? አዎ በጣም አባራ ችግር ይፈጥራል ምክንያቱም አቧራ በቦነነ ቁጥር በአፍንጫና በአይን በመግባት። ለምሳሌ የተለያዩ በሽታዎችን በተለያዩ በሽታዎች እንዲይዙይ እንድጠቃ ያደርገኛል። ምክንያቱም አሁን ሳይነስ ወይም ጉንፋን ነገር ስላለብኝ አቧራ ሲሸሀኝና በአይኔና በአፍንጫዬ ሲገባ ጉንፋን ወድያው ይይዘኛል። ደግሞ በገባ ቁጥር የአተናፋፈስ ሲስተማችንን እንዲበላሽ ያደርገዋል። ብዙ ጊዜ አቧራ ሲገባ ትንሽ ከገባ በኋላ አፍንጫችን የመድመት ነገር ይከሰታል እና ስለዚህ በጣም ችግር ያስከትላል። በሌላ በሽታ እንዲይዝ ያደርገኛል። ለምሳሌ በጉንፋን እና በተለያዩ ቀላል የማይባሉ በሽታዎች እንዲይዙኝና እንዲፈጥሩ ያደርጋል። ስለዚህ አቧራ በጣም አስቸገሪ ነገር ነው። እና አቧራ እንዳያስቸግረኝ ማድረግ እንችላለን። ለምሳሌ አቧራ በሚነሳበት ቦታ ላይ። ውሃ በመርጨት እና መንገዶች ላይም የተለያዩ አስፓልት መንገዶችን በመስራት ኮብልስቶኖችን በማድረግ ኮብልን በማንጠፍ አቧራ እንዳያስቸግረን ችግር እንዳይፈጥርብን ማድረግ እንችላለን። ማለት ነው።

ይህ ትንኝ መረብ ትጠቀማለህ? አዎ። በምኖርበት አካባቢ በጣም ሙቀታማ ስለሆነ አብዛኞቹ ትንኞቹ አሉና። ለምሳሌ ቢምቢ አለ። በቢንቢ አጎበር በመጠቀም እንድትቀላቀል ያደርጋል። ምክንያቱም ትንኞቹ ወይም ቢንቢዎቹ። ቢነድፉኝ በተለያዩ በሽታዎች ነው የሚያሲዙንና። ለምሳሌ ቢምቢ ብትነድፈኝ የወባ በሽታ ያመጣል። የተለያዩ በሽታዎች እንድንይዝ ያደርገናል። ስለዚህ ይሄ ከመሆኑ በፊት የተለያዩ መከላከያ ዛዴዎችን በመጠቀም ከትንኝና ከቢምቢ ራሳችንን መከላከል አለብን ማለት ነው። ለምሳሌ እኔ የምኖርበት ሙቀታማ እና በረሃ ነክ። አካባቢ ስለሆነ አብዛኛው ጊዜ ከትንኞቹ ቢንቢ ናት የምታስቸግረኝ። ስለዚህ ቢምቢ እንዳይነድፈኝ የተለያዩ መከላከያዎችን እጠቀማለሁ። ለምሳሌ ኬሚካል እርጭት እናደርጋለን። ጎን ለጎን ደግሞ እያንዳንዱ ሰው መረብ እንዲጠቀም ወይም አጎቨር እንዲጠቀም እናደርጋለን። ለምሳሌ እኔ ሁልጊዜ መረብ እጠቀማለሁ ቢንቢን ለመከላከል

በመስመር ላይ ግዢ ታደርጋለህ? አዎ። በመስመር ላይ በሚሄድበት በምጓዝበት አካባቢ የተለያዩ የምፈልጋቸውን ነገሮችን እገዛለሁ። ለምሳሌ ያክል ዳቦ በመስመር ላይ ሳልፍ እገዛለሁ። ደግሞ የተለያዩ ቶሎ የሚደርሱ ምግቦች አይነቶችን በመግዛት እጠቀማለሁ። ለምሳሌ ደግሞ ሌላ ነገሮችን እገዛለሁ ለምሳሌ መንገድ ላይ እቃ የጫማ ቃልሶችን የጫማ መሰሪያዎችን ጫማዎችን የተለያዩ ትንንሽ ልብሶችን በመግዛት ለራሴና ለቤተሰብ እጠቀማለሁ። ለምሳሌ ሞባይል ካርዶችን በመስመር በሚሄድበት በምንጓዝበት ሰዓት መስመር ላይ ሳገኛቸው ገዝቻቸው እሄዳለሁ ማለት ነው። ምክንያቱም እነዚህን መስመር ላይ የምገዛቸው እቃዎች ደግሞ ግዢ ማድረጋቸው እቃዎች ደግሞ በትንሽ ብር ነው የሚሆነው ምክንያቱም ሳላስብበት ዝም ብዬ ሳይ ስለምገዛቸው አብዛኛው ጊዜ ትንንሽ እቃዎችን ነው ከመስመር ላይ ግዢ ማድርገው።

ምን ያህል ጊዜ መጽሐፍ ታነባለህ በሚለው ጥያቄ በጣም አሪፍ ነው? መጽሐፍ ሁልጊዜ በህይዎቴ ውስጥ አነባለሁ። ምን ያህል ጊዜ የሚለው ጥያቄ? ጊዜ አልከፋፍልም እኔ ሁልጊዜ መጽሐፍቶችን በሳልፍ ስጓዝ ስተኛ ሳርፍ ሁልጊዜ አነባለሁ። ማነብባቸው መጽሐፎችውስጥ ደግሞ ብዙ አይነቶች ናቸው ለምሳሌ የፍቅር ልቦልብወለዶች መንፈሳዊ መጽሐፍቶችእና እና አለማዊ ወይም ለትምህርት የሚያግዙ መጽሐፎችን አነባለሁ። ለምሳሌ ትምህርት ከሚያግዙኝ መጽሐፍቶች አንዱ የተለያዩ ሳይንሳዊ የሆኑ መጽሐፍቶችን ታሪክ ነክ የሆኑ መጽሐፍቶችን አነባለሁ። ሁለተኛው ደግሞ ልብ ወለድ ነገሮችን የተለያዩ ልብወለዶችን አነባለሁ የሚያዝናኑ የሚያዝናኑኝና በአዝናኝ መልኩ ደግሞ ትምህርት የሚሰጡ መጽሐፍቶች አሉ እና እነሱን መጽሐፍቶች አነባለው። ሌላኛው ደግሞ መንፈሳዊ መጽሐፍትን አነባለሁ። ለምሳሌ መንፈሳዊ መጽሐፍ ላይ አብዛኛውን ጊዜ መጽሐፍት ቅዱስን እናነባለን እና የተለያዩ የቅዱሳን ታሪኮች ያሉበት መጽሐፍቶችን በመፈላለግ መጽሐፍትን ሁል ጊዜ አነባለሁ። ይኸን ጊዜ አልከፋፍልም። ሁል ጊዜ ፍሪ በሆንኩበት ሰዓት ሁሌ አነባለሁ።

እጅ መጨባበጥ ትወዳለህ? አዎ እጅ መጨባበጥ እወዳለሁ። ለምሳሌ ስላባ የስራ አጋሮቼ ጋር ጓደኞቼ ጋር ቤተሰቦቼ ጋር በምገናኝበት ሰዓት እጅ መጨባበጥ ደስ ይለኛል አንድ የሰላምታ ክፍል ስለሆነ እጅ መጨባበጥ ሁሉ ሰው ሊያደርገው ሊለምደው የሚገባ ነው። ሁለተኛ ደግሞ እጅ በምትጨባበጥበት ጊዜ የምትወደው ሰው ከሆነ በዛው ፍቅርህን መግለጥ ስለምንችል በእጅ ምልክት በመጨባበጥ የተለያዩ መልእክቶችን በማሳየት በማሳየት ለዛ ጓደኛ ሆነ ለዘመድህ ለምትወደው ሰው እጅ በመጨባበት ፍቅርህን ትህትናህን መግለጽ ትችላለህ። ለምሳሌ ከስራ ቦታ ለስራ አለቃ ቀድመ ዝቅ ብለህ ጎንበስ ብለህ እጅ ጨብጠህ ሰላም ብለህ መቀመጥ አለብህ። አንድም ይሄ የስራ መርህ ስለሆነ ሰውን ማክበር ትልቅነት ነውና። ሰውን ስታከብር ደግሞ ወገብን ዝቅ ብለህ በመጨባበጥ እጃችንን ከእጃችን መጨባበጥ ፍቅራችንን እና አስተሳሰባችን አስተሳሰባችንን መግለጽ አለብን። ስለዚህ በጥያቄው መልሴ አዎ ነው

እሳት ማንደር ትችላለህ አልችልም ምክንያቱም እሳት ጋር ግንኙነት የለኝም። ምክንያቱም ቤተሰብ እናት እህት ወንድሞቼ ናቸው ቤት ላይ እሳት ማንደድ የሚችሉት እኔ እነሱ ሰዓት ሲያነዱ እኔ የተለያዩ ስራዎችን ነው የምሰራው። ለምሳሌ ቤት ላይ የስራ ክፍፍል አለን። እህቴ ሁል ጊዜ ጠዋትም እሳት ታነዳለች እኔ ደግሞ የተለያየው ቤት ላይ የቤት ጽዳት። ቤቱን አጸዳለሁ ውሃ ቀዳለሁ። የተለያዩ ስራዎችን ነው እንጂ ማድረግ እሳት አንድጀ አልችልም ምክንያቱም አይሆንልኝም። እሳት ሲነድ የተለያዩ እንትኖች ስላሉ ይላሉ። ለምሳሌ እህቴ ሰዓት ስታነድ ቤንዚን ክብሪትና የመሳሰሉትን ላስቲኮችን በመጠቀም እሳት ታነዳለች። እኔ ግን ስለማይሆንልኝ እነሱ እሳት ሲያነዱ እኔ የተለያዩ ስራዎችን ነው የምሰራ። ለምሳሌ ሽንኩርት እከትፋለሁ በዛውም ሌላ ሌላ ስራ ነው እንጂ የምሰራ። እሳት ማንደድ አልችልም

ጠዋት በስራ ላይ ምን ታደርጋለህ? ጠዋት ስራ ላይ የማደርገው መጀመሪያ እንደገባሁኝ የተለያዩ ቀድሜ የማደርጋቸው ነገሮችን አደርጋለሁ። ለምሳሌ የስራ ቦታዬን አጻዳለሁ ወንበሮችን አስተካክላለሁ። ይሄ የስራ ልብስ እለብሳለሁ። ስለዚህ ስራ ከመጀመሬ በፊት ጓደኞቼ ጋር የስራ ባልደረቦቼ ጋር ሻይ ቡና እጠጣለሁ ቁርስ እበላለሁ። ከዛ በኋላ ወደ ስራ እገባለሁ። ስራ በጠዎቱ ቶል ቶሎ ሰርቼ እስከ ስድስት ሰዓት ማድረጋቸውን በደንብ በፍጥነት እሰራለሁ። ምክንያቱም በጠዋት ላይ የተለያየ ጉልበት ስለሚኖርህ የጧቱን የሰራ ሰዓትን ብዙም አላባክንም። ምክንያቱም ጧት ላይ አዲስ ጉልበት አዲስ አስተሳሰብ ስለሚኖረን። ጠዋት ላይ ቶሎ ቶሎ ብዬ ስራዬን እሰራለሁ። ከመስራቴ በፊት ግን ቅድሚያ የማዘጋጃቸውን ነገሮችን አዘጋጃለሁ ማለት ነው

የምትወደው ሽታ ምንድነው? ብዙ አይነት ሽታዎችን እወዳለሁ ለምሳሌ ትሮ መዓዛ ያሉትን ዱድራንት አይነቶችን ሽቶ አይነቶችን እና የሻም የ የሳሙና ሽታዎች ደስ ይሉኛል። ስለዚህ የምወደው ሽታ አብዛኛው ጊዜ በአይፒ ሽታዎች እና ዶድራንቶች ናቸው ደስ የሚሉኝ። ስለዚህ ጥሩ መዓዛ ያለው ሽታ ደስ ይለኛል። ለምሳሌ ይሄ ጪስ ቡና ላይ ጪስ ሰንደል እና የተለያዩ ሽታዎች ጥሩ መዓዛ ያሉ ሽታዎች ደስ ይሉኛል። ሌላው ደግሞ ክፉ ሽታ ወይም ባዕድ ሽታ ያለበት የተለያዩ በሽታዎች ስለሚያጋልጥ። ብዙም ባይሸተኝ ደስ ይለኛል ከሽታዎቹ እንኳን የተለያዩ ሽታዎች አሉ። በጣም የሚሸቱ በጣም ከባድ በሌላ ኬዝ የሚያደርጉ ለምሳሌ በጣም የሚሸት ሽቶ ከሆነ ወደ ሳይነስ ይቀየራል። እኔ በጣም አልወድም። ስለዚህ እኔ ሽታ የምወደው ቀለል ያለና ጥሩ መዓዛ ያለውን ሽታ ደስ ይለኛል

መዝገቦችን ታስቀምጣለህ ጥሩ ጥያቄ ነው? አዎ መዝገቦችን ፋይሎችን በመደርደር የራሱ የሆነ መደርደሪያ አለኝ በሁለት መንገድ አስቀምጣለሁ አንዱ በሼልፍ በመስራት በፋይል በማድረግ ቤቴ ላይ አስቀምጣለሁ። ሌላኛው ደግሞ ፋይሎችን መዝገቦችን የማስቀምጥበት ኦንላይን ነገሮች ላይ ለምሳሌ ክላውድ ላይ የተለያዩ አሁን የመጡ ዘመናዊ ቴክኖሎጂ ውጤቶችን በመጠቀም መዝገቦቼን አስቀምጣለሁ። ለምሳሌ የተለያዩ ፋይሎች የስራ መዝገቦች አሉ ትምህርት የትምህርት ቤት መዝገቦች አሉ እነሱ እንዳይጠፉና የተለያየ አደጋ እንዳይደርስባቸው በሁለት መልኩ አስቀምጣለሁ። ምክንያቱም በሼልፍ ብቻ ብናስቀምጥ የሆነ አደጋ ሊከሰት ይችላል ለምሳሌ እሳት ቃጠሎ ተነስቶ መዝገቦችን ሊያጠፋቸው ይችላል። ግን በሁለት ቦታ ስለማስቀመጥ የሼልፉ ቢጠፋ ኦንላይን ያስቀመጥኩትን ማግኘት ስላለብኝ በሁለት መልኩ አስቀምጣለሁ። ምክንያቱም ለቴክኖሎጂ ምስጋና ነው እንጂ አሁን የምንፈልገውን መዝገብ አይነቶችን በሶፍት ኮፒ እና በሃርድ ኮፒ አድርገን ማስቀመጥ ስለምንችል በሶፍት ኮፒ ክላውድ ላይ እና የተለያዩ ኦንላይኖች ላይ አስቀምጣለሁ። በሃርድ ኮፒ ደግሞ ቤቴ ላይ በሼልፍ በማድረግ አዘጋጃለሁና አስቀምጣለሁ

የምትመኛው የአራፍት ጊዜ ምንድነው? አብዛኛው ጊዜ ሰው በስራ ስዳክም የተለያዩ ስራዎችን ሲሰራ ቆይቶ ሁሉም ሰው አረፍት አንዲኖረው ይመኛል። የእረፍት ጊዜ ደግሞ የምመኛው እኔ አብዛኛው ጊዜ ክረምት ወቅት እንዲሆን ነው የምፈልገው። ምክንያቱም ክረምት ወቅት ለስራ መብዛኛው ጊዜ ስለማይመች ዝናቡ ብርዱ ምኑ ስለሚኖር። የክረምት ወቅቴ በጣም እረፍት ለማግኛት የምመኝበት እና በየአመቱም ክረምት ሀምሌ እስከ ነሀሴ ሁሌም እረፍት ላይ እዚህ እረፍት ሰዓት ደግሞ የተለያዩ ስራዎችን በቤት ውስጥ በመሆን እሰራለሁ ማለት ነው። ስለዚህ አንደኛው ቤተሰቦቼ ጋር ጥሩ የሆነ ግንኙነት የተለያዩ ቦታዎችን በመሄድ ጉብኝት እናደርጋለን ክረምት ወቅት። እና የተለያዩ ደግሞ ስራዎችን እሰራለሁ በእረፍት ወቅት በቤቴ በመሆን ለምሳሌ የኦንላይን ስራዎችን እሰራለሁ። ኦንላይን ስራ በሻገር ደግሞ የተለያዩ ሰዎችን በጎ ተግባራት ላይ ሄጄ ክራምት ወቅት አግዛለሁ በአካል በጉልበት እና በገንዘብ። ክራምት ወቀት ላይ ነው እና የሰራ ጊዜ እረፍት ላይ ነው። የምመኝይማው የምመኛው የእረፍት ጊዜ ምንድነው? ካለ ክረምት ላይ የስራ ጊዜዬን በጣም ደስ በሚል ሁኔታ አሳልፋለሁ እመኛለሁ።

የወተት ተዋጽኦ ትወዳለህ። አዎ ወተት በጣም ደስ የሚል ነገር ነው እና ከወተት ተዋጽኦዎቹ ሁለት ነገር እወዳለሁ እርጎና አይብ ምክንያቱም ይሄን የምወድበት ምክንያት የራሱ የሆነ ምክንያት አለኝ ምክንያቱም ሌላው ሌላው ተዋጽኦ አልወድም ማለት አይደለም ግን በጣም ለሰውነቴ ስለሚመቸኝ እነዚህን ሁለት ነገሮችን አወዳለሁ ሌላ ደግሞ ዘመናዊ ወይም አሁን አዳዲስ የዱቄት ወተቶችን አልወድም ምክንያቱም የተፈጥሮ ወተት ነው የሚመቸኝ ስለዚህ የምወድበት ምክንያት አንዱ ሀይልና ጉልበት ስለሚሰጠኝ ነው። ለምሳሌ እርጎ የምበላበት ምክንያት ሰውነቴ በጣም ይቀዘቅዛል እና ለዛ ደግሞ በጣም ጠቃሚ እና አስፈላጊ ነገሩ እርጎ እና አይብ ነው ስለዚህ እኔ አንደኛ ምርጫዬ የወተት ተስ ተዋጽአ ውስጥ እርጎ እና አይብ ነው።

መደንዘዝ ትወዳለህ? መደንዘዝ አልወድም ምክንያቱም ስንደነዝዝ የተለያዩ ስራዎችን መስራት አንችልም። ስለዚህ መደንዘዝ አልወድም እንዳልደነዝዝ ደግሞ የተለያዩ ቅድመ ጥንቃቄዎችን አደርጋለሁ። ለምሳሌ ጠዋት ጠዋት በመነሳት እሮጣለሁ የተለያዩ የአካል ብቃት እንቅስቃሴዎችን አደርጋለሁ። ደግሞ ድብርት ሲይዘኝ አሁን ስራ ስለሚበዛብኝ ስራ ጊዜ እንዳልደነዝዝ የተለያዩ ሙዚቃዎችን ዝማሬዎችን እሰማለሁ። ለምሳሌ ስራ እየሰራሁ ለስለስ ያሉ ክላሲካሎችን እሰማለሁ ምክንያቱም ከመደንዘዝ ወይም ከድብርት ስለሚያወጣኝ። የተለያዩ ነገሮችን በመጠቀም ከመደንዘዝ እከላከላለሁ ስለዚህ አልደነዝዝም። ብዙ ጊዜ ነቃ ብዬ ፈታ ዜና ብዬ ነው የምኖረው። ስራ ስሰራም የተለያዩ የሚያዝናኑ ነገሮችን ጎን ለጎን ስለማደርግ ምንም አይነት የመደንዘዝ ሆነ ድብርት ዲፕሬሽን ውስጥ የመግባት ስሜትም ሀሳቡም የለኝም። ሁሌ በደስታ በፈንጠዝያ ነው የምኖረው ስለዚህ አልደነዝዝም

ምን የቤት እካዎችን ትጠቀማለህ? ያው ማልጠቀምበት የቤት እካዎች የሉም። ሁሉም አይነት የቤት እቃዎች አሉ ለምሳሌ በትንሹ ስንጀምር። በትንሹ ስንጀምር ሶፋዎች ቲቪዎች የቲቪ ስታንድ የተለያዩ የመገቢያ እቃዎች አሉን። አልጋዎች ቁምሳትን ብዙ አይነት የቤት እቃዎች አሉ። ከእነሱ አይነቶቹ አብዛኛው አብዛኛው ጊዜ የምንጠቀመው የምግብ ጠሪፔዛ ቴሌቪዥን ሶፋ መቀመጫዎች እና ኩም ሳጥኖቹ አብዛኛው ጊዜ እና አልጋዎቹ አብዛኛው ጊዜ ሁል ጊዜ የምንጠቀማቸው እቃዎች ናቸው። ስለዚህ የቤት እቃዎች ደግሞ ዘመናዊ የቤት እቃዎች ናቸው ያሉ ለምሳሌ ዘመናዊ ሶፋዎች ዘመናዊ አልጋዎች ዘመናዊ መመገበያተረፔዛዎች እና ወንበሮች ነው ያሉኝ። ስለዚህ የምትጠቀማቸው እቃዎች በጣም ውድና ዘመናዊ ስለሆነ በጣም በእንክብካቤ ረጅም አገልግሎት እንዲሰጡ በጣም በእንክብካቤ ነው የሚይዛቸው። ስለዚህ የቤት እቃዎችን እጠቀማቸዋለሁ

ክርቅሃ በአካባቢው ያድጋል አዎ የክርቃሃ ምርት አለ። ለምሳሌ ክርቅሃ እኛ አካባቢ የተለያዩ ስራዎች ይሰራበታል ለምሳሌ ወንበር የተለያዩ ያተር በቅርቃሃ የተሰሩ ዘመናዊ ወንበሮች አሉ። እና ክርካሃ በጣም ብዙ የሰዎችን ህይወት የለወጠ ይሄ ተክል አይነት ነው ወይም ዛፍ ነው። ለምሳሌ ቅርቃሃ አሳድጎ ወደ ውጭ ኤክስፖርት በማድረግ ወደ ቻይና ወደ የተለያየው የአውሮፓ አገራት በመላክ የክርክራ ምርት አካባቢየ ላይ አለ። ስለዚህ ቅርቀሃ የብዙ ሰዎችን ህይወት የለወጠ የስራ ዘርፍም የሆነ ለምሳሌ ወጣቶች በመደራጀት ቀርቀሃን በመትከል እና በማሳደግ የተለያዩ ዲዛይን ያላቸውን እቃዎችን በመስራት ገበያ ላይ በመውጣት እየሸጡ የገቢ ምንጭ እያደረጉ ይገኛል። አሁን በተለይ በዚህ ዘመን የክርካሃ ምርት እኛ አካባቢ በጣም በፍጥነት እያደገ ይገኛል። ስለዚህ ቅርቃሃ በአካባቢው ያለ በጣም በብዙ ይመረታል በብዙ እሺ የሆኑ ሰዎች የስራ እድል ፈጥሯል። ስለዚህ ቅርቃሃ በጣም አስፈለጊ የሆነ ነው በእኛ አካባቢ በጣም ያድጋል።

በእጅ የሚሰራ ስራ ታደርጋለህ አዎ አብዛኛው ጊዜ እኔ በእጅ ነው የምሰራቸው ስራዎችን። ለምሳሌ በእጅ የምሰራቸው ስራ እኔ ይሄ ግንባታ። ሰራተኛ ስለሆነ አብዛኞቹ ስራዎቼ በእጅ ነው የምሰራ ልምን በእጅ የማይሰራ ስራ የለም። ለምሳሌ በአእምሮ የሚሰሩ ስራዎችም ቢሆን። ለምሳሌ ታይፕ በማድረግ የተለያዩ ኮምፒውተሮች ላይ ላፕቶፖች ላይ ስማርት ፎን ወይም ስልኮች ላይ። ባማድረግ እጅ ሳይጠቀሙ የሚሰራ ስራ ዘርፍ አለ ብዬ አላስብም። እንደኔ ብዙ ስራዎቼን እኔ በእጅ ጋ የተገናኙ ነው የምሰራቸው። ስለዚህ እኔ እንደ ቅድም እንደተናገርኩኝ ይሄ ኮንስትራክሽን ባለሙያ ስለሆኑ። እንዴውስ ከባድ ከባባድ የእጅ ስራዎች ነው የምሰራ። ለምሳሌ ስምንቶ እናቦካና ስምንቶ ብሉኬቶችን በእጅ በማንሳት እንሰራለን። ስለዚህ ሁሉም ስራዎቼ እኔ በእጅ የሚሰሩ ስራዎች ናቸው። ስለዚህ እጅ ትንካሬ እንዲኖረኝ የተለያዩ ስፖርቶችን እሰራለሁ። ምክንያቱም አብዛኛው ጊዜ ስራ ምሰራ በእጄ ስለሆነ

ማንሰላሰል ታደርጋለህ አዎ ማንሰላሰል አለው አስባለሁ። ምክንያቱም ሰው ልጅ ካላሰበ ነገን አይኖርምና በትንሹ በቀን ውስጥ የራሱ የሆነ መሰቢያ ጊዜ አለኝ። ምክንያቱም የምሰራውን ስራ በአግባቡ እንድሰራ ደግሞ ነገ የተሻለ ስራ እንድሰራ አስባለሁ ማለት ነው። ለምሳሌ የማስብበት ጊዜ ስላለኝ ዛሬም ምሰራውን ስራ ለነገ የተሻለ ለማሳደግ አስባለሁ። ጥሩ ግንኙነት እንዲኖረኝ ጓደኞቼ ጋር ምን ማድረግ እንዳለብኝ አንዱን ሰው ስቀርብ በምን አይነት መንገድ መቅረብ እንዳለብኝ። ስለዛ ደግሞ ሰዎች ላይ ስቀርብ እነዛን ሰዎችን እንዳልጓዳ። እንዴት አድርጌ ማኖር እንደምችል። ማህበረሰቡ ጋር ውስጥ ምን አይነት እሴቶች እንዳሉ እነዛን እሴቶችን ደግሞ እንዴት ማስከጠል እንዳለብኝ መንሰላሰል ማሰብ በጣም አስባለሁ አንሰላስላለሁ። ስለዚህ ለኔ መንሰላሰል በጣም የምፈልገውና ጊዜ ሰጥቼ የማደርገው እለት እለት ተግባሬ ነው። ስለዚህ መንሰላሰል አደርጋለሁ እወዳለሁ

ማብሰል ትችላለህ? መቻል እችላለሁ ብዙ ጊዜ ግን የማብሰል ስራ አልሰራም። ምክንያቱም እኛ ቤት የስራ ክፍፍል አለን። ስለዚህ አብዛኛው ጊዜ የሚሰሩ ወንድም፣ እህት፣ እናት ናቸው። የኔ ስራ አብዛኛው ጊዜ ጽዳት ጋር የተያያዘ ነገር ነው። ለምሳሌ እህቴ ማብሰል ስትጀምር እኔ ለመብሰል የሚሆኑ እቃዎችን ለወጥ ግባት የሚሆኑ ነገሮችን ገበያ በመሄድ ገዝቼ አመጣለሁ። ገዝቼ ከመጣሁ ደግሞ የሚታተብ የሚታጠብ ከሆነ አጥቤ አቀርብላታለሁ ሽንኩርት እቀትፍላታለሁ ከዛ ሌላ ደግሞ እሳት እያይዝላታለሁ። ከዛ ቀጥሎ እሷ ስታብሰል ደግሞ እኔ ወደ ሌላ ቤት መጽዳት አካባቢዬን መጽዳት እና የተለያዩ እቃዎችን ማቅረብ ነው ስራዬ ስለዚህ እኛ ቤት የሚያብስሉ መብሰል የሚችሉ ሰዎች እናቴ፣ እህቴ፣ ወንድሜና አባቴ ናቸው። ስለዚህ መብሰል እችላለሁ ግን ብዙን ጊዜ አልሰራም፣ አላብሰልም። ምክንያቱም ማብሰል የኔ ስራ ድርሻ አይደለም፤ የኔ ስራ ሌላ ነው ስለዚህ ማብሰል እችላለሁ ግን አላበስልም አልሰራም።

ወደ የትኛው ቦታ ተጉዛህ ታውቃለህ የት ጥሩ ጥያቄ ነው? ብዙ ቦታዎች ተጉዣ አውቃለሁ ለምሳሌ ጉብኝት ወቅት የተለያዩ መንፈሳዊ ቦታዎችን ተጉዤ አውቃለሁ። ሌላ ደግሞ የተለያዩ ሀገራትን ተጉዤ አውቃለሁ ለምሳሌ አውሮፓ እንግሊዝ ሀገር ሄጄ አውቃለሁ። ከዚያ ቀጥሎ ደግሞ ወደ አሜሪካ ሄጄ አውቃለሁ የተለያዩ ጉዞዎችን አደርጋለሁ። ሀገር ውስጥም የተለያዩ ቦታዎችን በመሄድ በጉብኝት ብዙ ቦታ እጎዛለሁ። ደግሞ ከስራ ወደ ቤቴ እጎዛለሁ ብዙ ጉብኝት ላይ ደስ ስለሚለኝ አብዛኛው ጊዜ ጉዞ አደርጋለሁ። ጉዞ ደግሞ የሚሄድ አብሮኝ ለቤተሰቦቼ ጋር ጉብኝት ቦታ ሲሄድ አሁን እናቴ ጋር ነው አብዛኛው ጊዜ ጉብኝት ማድረገው። ሌላ ደግሞ የስራ ባለደረቦቼ ጋር የተለያዩ የዉጭ ሀገራት ተጉዘን እዚያ ያለውን የቴክኖሎጂ ውጤት የስራ አድገታቸውን ከእኛ የተሻለ ከፍ ያለ ኑሮ ስለሚኖሩ የነዛን ሀገር የስራ ልምድ አምጥተን እዚህ እኛ ሀገር ላይ ለመሳደግ ስለምንፈልግ የተለያዩ ጉዞዎችን አደርጋለሁ። ለምሳሌ አሜሪካ በመሄድ አሜሪካ ላይ የምገኛውን የቴክኖሎጂ ውጤቶችን በማወቅ መጣን እኛ ሀገር የዛን የቴክኖሎጂ ውጤትን ቀጥታ አምጥተን እኛ ሀገር ተግባር ላይ አናውለዋለን ስለዚህ ብዙ ጊዜ ጉዞዬን አደርጋለሁ ማለት ነው።

የምታውቀው አንድ ምሳሌ ንገረኝ? ብዙሚ ምሳሌ ማወቅ ሰው አይደለሁም። ግን ብዙ ሰዎች በምሳሌ ይናገራሉ። በምሳሌ የሚናገሩት ነገር ደግሞ በጣም ደስ የሚል ነው። ምክንያቱም በ ካቀልድ መልክ በምሳሌ መልክ ስለሚናገሩን ይሄ ደግሞ አእምሮአችን ላይ ይቀመጣል። ስለዚህ ይሄ የምታውቀውን ምሳሌ አንድ ንገረኝ? ነገር በምሳሌ ጠጅ በብርሌ ይላሉ የሀገሬ ሰው ነው ሌላኛው ደግሞ አሳን መብላት በብልሃት ነው ይላሉ። ስለዚህ ብዙ ምሳሌዎች አሉ። አሁን ለምሳሌ አስዋን መብላት በብልሃት ነው ስንል አንድን ስራ ስሰራ በጉልበት ሳይሆን በብልሃት በእውቀት ላይ የተመሰረተ መሆን አለበት። ነው ስለዚህ ምሳሌዎችን በመጠቀም ስራ ላይ ትምህርት ላይ መጠቀም በጣም በጣም አሪፍና አስፈላጊ ነው። ምክንያቱም በዛ በምሳሌ ጠንካራ ጎንህን ታደርገዋለህ ደካማ ጎኑን ደግሞ ታወግዘዋለህ። ስለዚህ በምሳሌ ነገሮችን መረዳት በጣም አስፈላጊና ጠቃሚ ነገር ነው።

በድን ቋንቋ ታምናለህ? እኔ አላምንም። በድን ቋንቋ አላምንም። ምክንያቱም ሰው የራሱ የሆነ ቋንቋ አለው የራሱ የሆነ ማንነት አለው ይሄ ሰው ልጅ ሁሉ የራሱ ቋንቋ እኩል ነው። ስለዚህ በድን ቋንቋ እኔ አላምንም አብዛኛው ጊዜ እንደውስ እኔ ከራሴ ቋንቋ አልፎ የሌሎችን ቋንቋ ማልመድ ደስ ይለኛል ምክንያቱም ቋንቋ ብዙ ቋንቋ በተናገርኩት ቁጥር ብዙ የስራ እድሎችን ታገኛለህ ብዙ አለም ላይ ያሉ ሰዎች ጋር ትግባባለህ። ስለዚህ በቋንቋ ሁሉንም ቋንቋ ሳይንኩ መልመድ ግዴታ ነው በጣምም አሪፍ ነው። ምክንያቱም በምትሄድበት ሁሉ አዳዲስ ቋንቋዎች የራሱ የሆነ ማንነት ስላላቸው ሰዎች የነሱን ቋንቋ በለመድኩ ቁጥር ላንተ ደግሞ ስራ ላይ ትልቅ እድል ይፈጥርልሃል በምትሄድበት አካባቢ ሁላ እንድትኖር ያደርግሃል። በድን ቋንቋ አላምንም ስለዚህ ቋንቋዎች ሁሉ እኩል ናቸው እኩል ማደግ አለባቸው እኩል መከበር አለባቸው።

ብዙ ትንሽ ሳለህ የሚል ጥያቄ አለ ይኸው ጥያቄ ግልጽ ባይሆንም ብዙ ታንሳለህ ለማለት መሰለኝ ይኸው ሰው የተለያየ የራሱ የሆነ እድሜ ክልል አለው በቁመት ሊሆን ይችላል። እና በተለያዩ ነገሮች የሚያንስ አለ። ለምሳሌ ኢኮናሚም አንድ ሰው ከአንዱ በብዙ ልዩነት አለ በብዙም ትንንሾች አሉ። ማለት አንድ ሰው ከአንዱ ጋር በብዙ ነገር ሊለያይ ይችላል። ለምሳሌ ቅድም እንደተነገርኩት በቁመት ሊሆን ይችላል። በአስተሳሰብ ሊሆን ይችላል። በኢኮኖሚ በአኗኗር ደረጃ ሰውንም በማክበር ደረጃ በስነ ምግባር እና በተለያዩ መንገዶች ብዙ ትንሾች አሉ። ብዙ ትንሽ ሳለህ የሚል አለ? ብዙ ታንሳለህ ወይ ለማለት መሰለኝ? ስለዚህ እኔ በቁመትም ሆነ በኢኮኖሚ በስተሳሰብ ሰዎች ጋር እኩል ነኝ ብዬ አስባለሁ ብዙም አላንስም።

የድሮ ፎቶዎችን ትይዛለህ በጣም ምርጥ ጥያቄ ነው? የድሮ ፎቶዎችን እይዛለሁ የሚይዝበት ምክንያት ያለፈውን ጊዜ ለማስታወስ ነው። ለምሳሌ የአንዳንድ ድሮ ታዋቂ ሰዎችን ፎቶ ይይዛለሁ። የሚይዝበት ምክንያት የድሮ ሰዎችን አኗኗር ዘመኑን የዘመኑን ቴክኖሎጂ ለምሳሌ የድሮ ፎቶዎችን ስንይዝ ድሮ ምን አይነት ፎቶ ነበረ። ምን አይነት ቴክኖሎጂ ሲጠቀሙ እንደነበረ። ለትውልድ ለመስተላለፍ የድሮ ነገ ፎቶዎችን ይይዛሉ። ለምሳሌ የድሮ ቦታዎችን ለምሳሌ ጫካ ጥቅጥቅ ያለ ጫካ ቢሆን የሱን ፎቶ አንሽቼ እይዛለሁ። እሱ ደግሞ ጫካው እንዴት እንደቀነሰ ትውልዱ እየበዛ ሲሄድ ይሄን ጫካ እንዴት እንዳተፉት ለመግለጽ። ይሄን ፎቶ ይይዛል። የተለያዩ ጉብኝት በመርበሳት የተለያዩ ቦታዎችን ፎቶዎችን ይይዛለሁ። ለምሳሌ የድሮ ከተማዎችን ለምሳሌ ከተማ መጀመሪያ ሲኳራኳር የነበረው ይሄ ከተማ ፎቶ እና አሁን ላይ ባለው አሁን እድገት። ሲያድግ ምን አይነት ከምን አይነት ለውጥ እንደመጣ ለማሰብ። የተለያየ የድሮ ፎቶዎችን የድሮ ስራዎችን በማንሳት ፎቶ ላይ አስቀምጣለሁ እይዛለሁ

ከዛ ላይ እንዴት ትከላከላለህ የሚል ጥሩ ጥያቄ ነው። ከፀሀይ የተለያዩ ትላዎችን በመጠቀም እቀላቀላለሁ። ለምሳሌ ፀሀይ በሚሆንበት ሰዓት የተለያዩ ጥላዎችን በመጠቀም እከላከላለሁ። ለምሳሌ ያክል ዘመናዊ የሆኑት ጥላዎችን በመግዛት ፀሀይ ላይ እከላከላለው። ፀሀይ በሚበዛበት ወቅት ደግሞ ስራዎችን ላለመስራት ፀሀይ ሲበርድ እሰራለሁ። ሌላኛው ደግሞ ፀሀይ በሚሆንበት ወቅት ጥላ አካባቢ ያሉ ስራዎችን በመምራት እሰራለሁ ማለት ነው። ለምሳሌ ፀሀይ ላይ የሚያሰሩ ስራዎች ካሉ እነሱን በመተው ሌላ ፀሀይ የማይደርስባቸው አካባቢ ያሉትን ስራዎችን ሰርቼ ፀሀይ ሲበርድ ደግሞ ወደ እዛ በመሄድ እነዛን ፀሀይ ሲበርድ መስራት ይኖርብኛል ማለት ነው። ስለዚህ ፀሀይ ላይ ራስን መጠበቅ ጥሩ ነገር ነው። ፀሀይ ሲመታን ወዲያው ስለሚደግመን ጉልበታችን ለመቆጠብ ፀሀይ ሲበርድ የተለያዩ የፀሀይ መከላከያ ዘዴዎችን በመጠቀም ራሳችንን ከፀሀይ መከላከል ይኖርብናል ብዬ አስባለሁ። ስለዚህ ፀሀይ ራስ ፀሀይ ላይ ራስን መከላከል በጣም አሪፍ የሆነ መፍትሄ ነው ብዬ አስባለሁ

አዳዲስ ስራ ግንኙነቶችን ትፈጥራለህ? አዎ አብዛኛው ጊዜ። የስራ ግንኙነቶችን እፈጥራለሁ ለምሳሌ ይሄን ሪከርዲንግ ስናረግ የሆነ አዳዲስ ሰዎችን ጋ ኔትወርክ ግንኙነት ስላለኝ። ይሄን ስራ የሆነ ጓደኛ መጣሁ። እኔ ደግሞ ለጓደኞቼ ለማህበረሰብ ከኔ ተከታዮቼ በማህበራዊ ገጾች በመስተዋወቅ ፕሮሞሽን ስራ በመስራት አዳዲስ ስራ ግንኙነት ችን እፈጥራለሁ። ለምሳሌ አዳዲስ ስራ መፍጠር ሲባል የነበረውን ሰዎች እንዲሰሩ ሰዎች እንዲጠቀሙ ማድረግም አንዴ የስራ ዘርፍ ስለሆነ አዳዲስ ግንኙነቶችን አደርጋለሁ። ደግሞ እኔ ራሴ እፈጥራለሁ ለምሳሌ የተለያዩ ፋብሪካዎችን በመክፈት ሰዎች እንዲሰተፉ አደርጋለሁ። ምክንያቱም ሰው ራሱን ኑሮው እንዲመራ ገቢውን እንዲያገኝ መስራት ስላለብኝ። የተለያዩ ስራዎችን በመፍጠር የተለያዩ ሰዎች በተለያዩ ደረጃ ያሉ ምክንያቱም ህፃኑ ህፃን እድሜ በእድሜ መከፋፈል እና ባክም በማየት የተለያዩ የአዳዲስ ስራ ግንኙነቶችን እፈጥራለሁ ማለት ነው። ለምሳሌ ህፃን ምን አይነት ስራ መስራት አለበት? ወጣት ምን አይነት ስራ መስራት አለበት? ሽማግሌው ደግሞ ምን አይነት ስራ መስራት አለበት? በሚል በማሰብ የተለያዩ ስራዎችን እፈጥራለሁ። ስለዚህ አዳዲስ የግንኙነት እህቶቼን ትፈጥራለህ የሚለው አዎ።

ሽማግሌዎችን እንዴት ታከብራለህ የሚለው ጥያቄ በጣም አሪፍ ነው። እኛ ማህበረሰብ ውስጥ ሰውን መክበር ሰው መሆን ብቻ በቂ ነው እና። ሽማግሌዎችን። ማክበርበት ዛዴ። አንድም በስማቸው ስታራ እሳቸው የሚለውን ወይም የቅጥል ስም በመጠቀም የተለያዩ ስራዎችን በማገዝ ለምሳሌ የሽማግሌዎችን ልብስ በማጠብ ቤት በማትደት እና የተለያዩ ስራዎችን በማገዝ። እንከባከባለው አክብራለሁ። ስለዚህ በማክበር የተለያየ ጥቅማ ጥቅሞችን አገኛለሁ ለምሳሌ ከሽማግሌ የሚገኝ ምርቃት አለ። የተለያዩ እንትኖች አሉ ድጋፎች አሉ። ለሽማግሌዎች አንደኛን ነው ዋናው የሚያስፈልጉትን ድጋፎችን በማድረግ ለምሳሌ በገንዘብ ሆነ በምክር በሀሳብ በመደገፍ ሽማግሌዎችን እንከበከባለሁ። ሁል ጊዜ ሽማግሌዎች መዋል ጥሩ ጥቅም አለው። ምክንያቱም ከሽማግሌዎች የምናገኘው ጥቅም አለ። እነሱን ያለፉትን የህይወት ክህሎታቸውን ለእኛ አስተምሮናል። ስለዚህ ሽማግሌዎች በጣም አስፈላጊና መንከባከብ ያለብን ግዴታ የሁሉም የዘጋ ግዴታ ነውና። ስለዚህ ሽማግሌዎችን መንከባከብ በጣም ደስ ይለኛል በጣም እወዳለሁ

ጺምህን ትቆያለህ?" የሚለው ጥያቄ ለኔ ብዙ ጊዜ ጺሜን ወዲያው ነው የማስተካክለው፤ ምክንያቱም ጺም ማሳደግ ለኔ ጥሩ ሆኖ አይታይም ምክንያቱም ስለማልንከባከበው ጺም መሰደግ አልወድም ደግሞ ሲያድግ ሰውናቴ ጋር አብሮ አይሄድም አያምርብኝም ስለዚህ ጺሜን ወዲህ ወዲህ ነው የማስተካክለው ለምሳሌ በወር ሁለቴ ጺሜን አስተካክለዋለሁ ምክንያቱም ይበላኛል ያሳክከኛል ለሰውነቴም ጥሩ አይደለም ስለዚህ ጺም መሰደግ አልወድም አላቆየሁም ጺም ስንል መጀመሪያ ፊታችን ላይ እና አገጫችን ላይ የሚበቅል በ እድሜ ማለት በጎርም በጎልመስነት ምክንያት የሚወጣ ፀጉር ነገር ነው ስለዚህ ይሄ ደግሞ አንዳንድ ሰው አስፈላጊ ነው ብሎ ተንከባኮብም ምያሳድግ አለ በኔ በኩል ደግሞ አላሳድገውም አልንከባከበውም ቶል ቶሎ ነው ከፊቴ ምቀለው ስለዚህ ጺም አላቆይም አላሳድግም ማለት ነው

ዛሬ የአየር ሁኔታ እንዴት ነው ይላል? ዛሬ እኔ ካለሁበት አካባቢ አንፃር ሳየው ተዋት ነው አሁን ተዋቱ አራት ሰዓት አካባቢ ገደመ ነው። በጣም ብርዳማና በጣም የሚበርድ አየር ፀባይ ነው ያለው ፀሀይ አለ በጣም ሙቀታማ አይደለም። ብርድና ብርዳማ ነገር ነው ብዙም ፀሀይ የለም። ሙቀት ገና እንትን አላለም ሙቀት የሚሆነው ስድስት ሰዓት እስከ አስር ሰዓት ድረስ ሙቀት ሙቀታማ ነው። ስለዚህ አሁን እዚህ ጠዋት ነው በጣም ይበርዳል ብርዱ በጣም እያሰቀየን ይገኛል። ስለዚህ አለባበሳችንን በዚህ አየር ፀባይ ሁኔታ ላይ ይወሰናል። አሁን እስከ አምስት ሰዓት እስከ ስድስት ሰዓት ምን ለብሰው? ልብስ በጣም ብርድን የሚከላከል በጣም ደርጃማ የሆን ወፈር ወፈር ያሉ ሁዲዎቹን ጃኬቶችን እየለበስን እንገኛለን። ከስድስት ሰዓት በኋላ ደግሞ የአየር ፀባዩ ስለሚቀያየር ሙቀታማ ስለሆነ ደግሞ አለባበሳችንን ከይረን ወደ ስስ የሆኑ ወይም ሙቀት የማይስቡ ልብሶችን ቀላል ቀላል ያሉ ልብሶችን ይቀየርነ እንለብሳለን። ስለዚህ አሁን ያለው የአየር ፀባይ ሁኔታ በጣም ብርዳማ እና ትንንሽ ፀሀያማ ቀን ነው። ስለዚህ

ያኬ ባዶቄ መፍቻ ታውቃለህ ነው የሚለው ያው እኛ አካባቢ ባዶቄ የሚባል እንትን ባላውቅም ጥራጥሬ በሚለው እወስደዋለሁ እኔ ይኸው ጥራጥሬ ማለት ለምሳሌ አተር ሊሆን ይችላል አኩሪ አተር ሊሆን ይችላል የተለያዩ ጥራጥሬዎች አሉ። ስለዚህ መፍቻ ታውቃለህ በሚለው እኛ አካባቢ አሁን ዘመኑም የቴክኖሎጂ ዘመን ስለሆነ በእጅ ወይም በእጅ አንፈጭም ማለት ነው። መፍጫ ታውቃለህ ሲል አሁን በእጅ እንደመፍጨት ይመስለኛል። የጥያቄው እንትን ስለዚህ አሁን የትኛውም አለም ያደጉ አገራትም ላይም ያላደጉ አገራት ላይም አብዛኛው ጊዜ የተፈጨ ወይም ዕየስፈጨ ያለ ሰው የተለያዩ ማሽኖች አሉ። ለምሳሌ አተር የምናስፈጭበት እኛ አካባቢ የአተር ወፍጮ ቤት አለ። ስለዚህ በእጅ አይፈጭም በባህላዊ አይፈጭም ማለት ነው። ስለዚህ በዱቄት ፈጭተህ ታውቃለህ የሚለውን ጥያቄ የለም ነው መልስ የሚሆነው የሚችለው

መስኮትህን ክፍት ትተዋለህ? አዎ። ሁልጊዜ ሳይሆን የአየር ጸባይን ሁኔታ በመገንዘብ ለምሳሌ ሙቀት በሚሆንበት ሰዓት ላይ መስኮት ክፍት እተዋለሁ ምክንያቱም ሙቀቱ እንዲቀንስ የአየር ንጹህ አየር ቤታችን እንዲገባ በማሰብ መስኮቶችን ከፍቼ ተዋቸዋለሁ። ደግሞ በዓል ወይም የሆነ ዝግጅት በሚሆንበት ሰዓት ህዝብ በሚጨናነቅበት ሰዓት ቤታችን ላይ ይከፈታል። ያውም የህዝብ ሙቀቱ ያውም የካርቦን ዳይክሳይድ እሚባለው ሙቀቱ ሰው በሚናገርበት ሰዓት ስለሚወጣ አዛ ጊዜ ቤት ላይ ሙቀት ስለሚበዛ እና አዲስ የሆነ ንጹህ አየር ቤታችን እንዲገባ ሲባል መስኮት ክፍት ተዋለሁ። ሌላኛው ጊዜ ደግሞ ያው መስኮት ክፍት እሚተው ጽዳት ወቅት ቤታችንን በምናጸዳበት ወቅት የተለያዩ ቆሻሻዎች ስለሚኖሩ ስንጠርግ ቤታችን ክፍት መሆን አለበት የቤታችን መስኮት ክፍት መሆን አለበት። ስለዚህ ይሄን ጊዜ መስኮታችን ይከፈታል ማለት ነው።

በመስመር ላይ ትማራለህ ወይ ይላል ጥያቄው? በመስመር ላይ መማር ማለት ያው በመስመር ላይ ትምርት የለም። ማለት የተለያዩ ማህበራዊ ሚዲያዎችን እያየው ትምርት የወሰድኩ ወክ ላደርግ እችላለው እንጂ መስመር ላይ። ፎርማል የሆነ ትምርት ማለት መስመር ላይ ትምርት አይሰጥም ምክንያቱም። ትማራለህ ሚል አሁን ለምሳሌ ትምርት ምናገኝባቸው የራሳቸው የሆነ ተቋማት የትምርት ተቋማት አሉ። ለምሳሌ ብንወስድ ኖርማል ትምርት የት እናገኛለን ማለት ነው። ከማበራዊ ሚዲያ ከትምርት ቤት ከምናምን

ምትወደው ሬስቶራንት የት ነው ይላል? የምወደው ሬስቶራንት አንድ ብቻ ሳይሆን ብዙ ቦታ ብዙ ሪስቶራንት አለው። ለምሳሌ አሁን የምገኝበት አካባቢ ይሄ በጣም የምወደው አንድ ሪስቶራንት አለ። ይሄ ሪስቶራንትም የተለያዩ ምግብ ምግብ አይነቶች የሚገኙበት እኔ የምፈልገው አይነት አየር ፀባይ ያለው ምናምን ነውና በጣም ደስ የሚል ሬስቶራንት። አለ አሁን የምኖርበት አካባቢ። ትልቅ ከተማ ነው ባህር ዳር ከተማ ይባላል ይኸው ባህር ዳር ከተማ ብዙ ሬስቶራንቶች አሉ። ግን አሁን አካባቢ ያለው ሬስቶራንት አለ በጣም ምርጥ ብዙ ሰው የተጠቀመበት ያለው ሬስቶራንት ነው። ስለዚህ የቤቱ ሬስቶራንት ብዙ ለስለሳ መጠጦች አሉ አልኮል የሆኑ መጠጦች አሉ እና የተለያዩ ምግብም ነኮች አሉ። ሁሉ ሰው የሚወደው በጣም መዝናኛ ብዙ መዝናኛ አለው ሬስቶራንት ነው። ሌላኛው ደግሞ በፊት የምኖርበት የነበረው አካባቢ ያለው ሬስቶራንት አለ እሱ ሬስቶራንት ከአሁኑ ላይት የሚያደርገው የባህላዊ ምግብ አይነቶች የሚኖሩበት ሬስቶራንት ነው። ስለዚህ በጣም ደስ ደስ የሚሉ ሬስቶራንት አሉ። አሁን የምትወደው ሬስቶራንት የት ነው የሚለው? አሁን ያለሁበት አካባቢ ያለው ባህር ዳር የሚኖረው በጣም ምርት የሆነ ሬስቶራንት አለ።

መጽሐፍ ትወዳለህ በእጅ መጽሐፍ ትወዳለህ የሚለው ጥያቄ በእጅ አብዛሀኛው ጊዜ እኔ በእጅ መጽሐፍ እወዳለሁ። የተለያዩ ጽሁፎችን በእጅ ነው የምጽፍ ለምሳሌ ትምህርት ነክ የሆኑ ጽሁፎች አሉ እነሱን በእጅ ነው የምጽፋቸው። በእጅ መጻፍ ደስ ይለኛል። አንደኛ የመለማመድ ነው የሚሆን የእጅ ጽሁፍ ሁለተኛ ደግሞ የተሻለ የእጅ ጽሁፍ እንዲኖረኝ ስለምፈልግ ቀን በቀን ሁሌ በእጅ እጽፋለሁ በእጅ መጻፍ እለምዳለሁ። የተለያዩ ትምህርት ነክ የሆኑ ጽሁፎችን እና የተለያዩ ጽሁፎች ማህበራዊ ኑሮ ስንኖር የተለያዩ ነገሮች ያጋጥሙናል ስለዛ ነገር እጽፋለሁ። ስለኔ ቀን ቀን ለት ለት ኑሮዎችን ከእለት ተእለት ኑሮዎችን ማለት እንቅስቃሴዎችን በዲያሪ መልክ ወይም በታሪክ መልክ መዝረ ግቤ እይዛቸዋለሁ። ስለዚህ ብዙ ነገሮችን እጽፋለሁ ማለት ነው። በእጅ መጻፍ እወዳለሁ

የይለፍ ቃል ትጠቀማለህ ኢላፍቃል አብዛኛው ጊዜ አልጠቀምም። አንዳንድ ጊዜ ግን የምጠቀምበት ሁኔታዎች ይኖራሉ። ኢላፍ ቃል ማለት ለምሳሌ አንድን ስራ ስትሰራ ይለፍ ቃል መጠቀም ማለት የምታከናውናውን ስራ ማለት ጫፍ ላይ መድረስ እንደማለት ይመስለኛል። እንግዲህ ይላፍ ቃል ሲል ጥያቄውም በጣም ግልጽ አይደለም። ግን ለምሳሌ የይለፍ ቃል እኔ እማቀው። የተለያየ ቴክኖሎጂዎች ጋ አሁን ለምሳሌ ብንወስድ የሆነ አዲስ ነገር እየሞከርን ከሆነ ልክ እንደ ፓስወርድ እንደምንለው። ይለፍቃል አስገቡ ይላል እሱ ጊዜ ወይም ኪወርድ ይባላል በእንግሊዘኛው። እሱ ጊዜ እጠቀማለሁ አልፎ አልፎ ማለት ነው። ለምሳሌ የሆነ አዲስ ነገር አዲስ አፕሊኬሽን እየከፈትኩ ከሆነ አሰራር ሂደት ላይ ይለፍ ቃል አስገባ ይለኛል። ይለፍ ቃል ማለት እንደ ፓስወርድ የሚያገለግል ወይም ዋና ማስታወሻን ነገር እንደማለት ነው።

ሳህኖችን ማጠብ ትወዳለህ? ሳህኖችን አጥባለው። ያው ሁሌ ቤታችን ላይ ለምሳሌ የስራ ክፍፍል ድርሻ የራሳችን የስራ ድርሻ ድርሻ አለን። ለምሳሌ ቤታችን ላይ ያለን ልጆች አሉ ከልጆቹ መሃል። እኔ ለምሳሌ የስራ ድርሻዬ የምግብ እቃዎችን ማጠብ ቤትን ማጽዳት ሲሆን። አብዛኛው ጊዜ ሳህኖችን አጥባለሁ ሳህን ብቻ ሳይሆን የቤት እቃዎችን ሙሉ እያጠብኩ ጥሩ ቦታ ላይ ወይም መደርደሪያ ላይ እደረድራለሁ። ስለዚህ ሳህን ማጠብ ሁል ጊዜ ስራዬ ነው። ሳህን ስናጥብ ደግሞ የሚያስፈልጉ ነገሮች አሉ። ለምሳሌ ውሃ ውሃ ሳፋ የሚባል አለ ውሃና ሳፋ በጣም ያስፈልጉናል። ከዛ ደግሞ ፈሳሽ ሳሙና ወይም እንደአስፈላጊነቱ አጃክስ አዛ ማጠቢያ ቡርሽ ወይም ማጠቢያ ራሱ የሆነ የሳህኖች ማጠቢያ አለ። በሱ አድርገን በቅደም ተከተል መጀመሪያ ቆሻሻዎች የሚታጠቡበት ከዛ መለቅለቂያ አዘጋጅተን በደንብ አጥበን አድርቀን መደርደሪያው ላይ እናስቀምጣለን። ማለት ነው።

"ይህ ቀን መቁጠሪያ ትጠቀማለህ?" አዎ፤ አብዛኛው አሪፍ ጥያቄ ነው ይህ፤ አብዛኛውን ጊዜ ይህ ቀን መቁጠሪያ ይጠቀማል ለምሳሌ ቀን መቁጠሪያ እንትን የማደርገው የተለያዩ ስራዎችን ለምሰራበት ሰዓት ለምሳሌ እንደ ተማሪ ሆኜ የቀን መቁጠሪያችን እጠቀማለሁ ለምሳሌ ክላስ በዚህ ሰዓት እሄዳለሁ፤ በዚህ ሳምንት ክላስ የምከታተልባቸውን ቀኖችን በቀን መቁጠሪያ ላይ አስፍራቸዋለሁ፤ ከዚያ ደግሞ የማነብባቸውን ቀናት፣ ከዚያ ደግሞ እረፍት የማደርግባቸውን እያልኩ ቀን መቁጠሪያ በመጠቀም ብዙ ጊዜ ስራ ላይም ሳለሁ የቀን መቁጠሪያዎችን እጠቀማለሁ፤ ጥቅሙ ምንድን ነው ሲባል የቀን መቁጠሪያ መጠቀም በወር ላይ ያሉትን ቀናትን በደንብ በአግባቡና በስነ ስርዓት ስራ ላይ እንድናውላቸው እና እረፍት እንድናደርግ ይጠቅሙናል፤ ለምሳሌ የቀን መቁጠሪያ ስንጠቀም ብዙ ጊዜ ሰዓት አለ፤ ሰዓትን በአግባቡ እንጠቀማለን ማለት ነው፤ የምንዝናናበት ሰዓት የራሱ ይኖራል፤ ከቤተሰብ ጋር የምንገናኝበት የራሱ ይኖራል፤ ከዚያ ይህ የስራ ሰዓት ደግሞ የማይሸራረፍ፣ የማይቆራረጥ የስራ ሰዓት እንዲኖረን እናደርጋለን ማለት ነው።

መልእክት ትልካለህ የድምጽ ማልክት አብዛኛው አልጠቀምም እኔ የምጠቀመው ያለሁት አሁን የድምጽ መልእክት ሳይሆን ፍላጎቴን ወይም መረጃ መልእክቴን በጽሁፍ መልኩ ነው። እየላኩ የምገኘው ይኸው። መላኪያ ሲስተሞች አሉ ለምሳሌ የማህበራዊ ሚዲያዎች ከምንም ኢንስታግራም አይነቶችን ዩቲዩብ አይነቶችን በመጠቀም በጽሁፍ ነው መልእክቴን አብዛኛው ጊዜ የምልከው። ከዛ ወይም ኤስኤምኤስ ወይም ሚሴጅ በሚባል በሚለው በድምጽ ሳይሆን በጽሁፍ ሀሳቤን እገልጻለሁ። ሰላምታዬን እለዋወጣለሁ ከየትኛውም ጓደኛ ጋር ዘመድ ጋር ቤተሰብ ጋር። በድምጽ ሳይሆን በጽሁፍ መልኩ የተለዋወጥነ እንገናኛለን ማለት ነው። አሁን በዚህ ጊዜ የተለያዩ መገናኛ ዘዴዎች አሉ። ግን አብዛኛው ጊዜ እኔ የድምጽ ሳይሆን የተጠቀምኩ ያለው በጽሁፍ ነው ማለት ነው

ጥያቄው ግልጽነት ትንሽ ይጎድለዋል ሰንደል ትለብሳለህ ይላል? ሰንደል በእንግሊዘኛው ወይም በአማርኛው ነጠላ ጫማ እንደማለት ነው የተረዳሁት። ስለዚህ አብዛኛው ጊዜ እኔ ነጠላ ጫማ አድርገው። ዶርም ወይም ቤት ላይ እያለው ብቻ ነው ወደ ውጪ ሲሄድ። ሳንደልም አላደርግም። ምክንያቱም አሪፍ ያሪፍ የሆኑት ጫማዎችን ወይም ልብሶች ጫማዎችን በመልበስ ነው የምወጣው። ምክንያቱም ታላላቅ ሰዎች ጋር ይሄን ስራ ባላደረው። አጋሮች ጋር ነው የምንገናኝ እና። ስለዚህ ሳንደል ወይም ነጠላ ጫማ አድርገን ወደ ውጪ አንወጣም። ስለዚህ ይሄን ታደርጋለህ ወይ? ጥያቄው አላደርግም አብዛኛውን ጊዜ እምለብሰው ነጠላ ጫማ ሳይሆን። ሙሉ ወይም ሽፍን ጫማ ነው ስለዚህ ሳንዳል አልለብስም።

ማቅረቢያ ማድረግ ትችላለህ በሚለው ጥያቄ ያው ማቅረቢያ ማለት አንድን ነገር ሩቅ የሆነውን ነገር አቅርቦ ማየት ምናምን ሊሆኑ ይችላል እኔ በራሴ በግሌ ማድረግ አልችልም። ግን የተለያዩ ቴክኖሎጂዎችን በመጠቀም ለምሳሌ ሩቅ የሆነውን ነገር ወይም በአይን የማይታዩ ነገሮችን። ለምሳሌ ጤና ጣቢያ ብንሄድ ማይክሮስኮፕ የሚባል ቴክኖሎጂ አለ። ትንንሽ በአይን የማያይታዩ ነገሮችን በማቅረብ ትልቅ አድርጎ ወይም በሚለዩት ሁኔታ ያሳያል ማለት ነው። ማቅረቢያ ማድረግ ትችላለህ በራሴ አልችልም። የተለያዩ ቴክኖሎጂዎችን በመጠቀም ግን ማድረግ እችላለሁ ለምሳሌ ሌላኛው ምሳሌ ብናይ ደግሞ በጦር ሜዳ አካባቢ ያሉት። እንደዚሁ አጉሊ መነፀር ወይም ማይክሮ ስኮፕ የሚባል ነገር አለ። እነሱ ጋር ሩቅ የሆነውን ነገር አቅርቦ የሚያሳያቸው። ስለዚህ ቴክኖሎጂ በመጠቀም ነው እንጂ ሰው በራሱ ማቅረቢያ ማድረግ አይችልም።

ታድግነው ይላል ያው መጠበቅ ስንል አንድን ነገር መቆየት መንከባከብ ማለት ሲሆን መጠበቅ ስንል ለምሳሌ ራሴን ከተለያዩ ጉዳቶች ላይም መጠበቅ እችላለሁ። ለምሳሌ መንገድ እየወጣሁ ከሆነ የተለያዩ አደጋዎች ከመድረሱ በፊት እታደጋለሁ ወይ እጠብቃለሁ ማለት ነው። ለምሳሌ የመኪና አደጎች ሊሆኑ ይችላሉ መኪና አደጋን እንዴት? እንድታደግ ሲባል አሁን በእግራችን በምንሄድበት ሰዓት ግራ መስመር በመያዝ ወይም የእግራኛውን መስመር በመያዝ ወይም መታደግ ስንል የተለያዩ ቫይረሶች አሉ። ለምሳሌ ከተማ አካባቢ የሚኖር ሰው። ቢንቢ ትንኞች አሉ እነሱ እንዳይነክሱ የተለያየ መጠበቂያዎች መጠበቅ ለምሳሌ ኬሚካል ርቺት ሊሆን ይችላል። ወይም የተለያዩ ማህረብ ወይም አጎበሮችን በመጠቀም ራሱን ከሚመጣበት ችግር መጠበቅ ወይም መታደግ እንደሚቻል ነው። እንግዲህ የሚያሳይ መጠበቅ ታድግ ነው የሚለው አዎ ነው። መልስ

የምሳ ሰዓት ምን ያህል ነው? ጊዜው ይላል። የምሳ ሰዓት ጊዜ አንድ ሰላሳ ደቂቃ ነው። ምክንያቱም ከባድ ስራ ስለምሰራ ሰላሳ ደቂቃ ያክል አርፋለሁ። ከስራ እንደወጣሁ አምስት አኩል ላይ እንደወጣሁ ቀድሜ ሻወር እወስዳለሁ ሻወር ከወሰድኩ በኋላ ቀጥታ ወደ ምሳ ነው የምሄደው። ምሳ ከበላሁ በኋላ ደግሞ የተለያዩ ጓደኞቼ ስራ አጋሮቼ ጋር በመገናኘት ሻይ ቡና ሻይ ቡና እላለሁ ሻይ ቡና ካልኩ በኋላ ጥቂት በማረፍ ወደ ስራ ገበታ እመለሳለሁ። ማለት ነው። ስራ ገበታ ከዛ ከተመለስኩ በኋላ ደግሞ እስከ አራት ሰዓት በደንብ በደንብ አድርጌ እሰራለሁ ማለት ነው

በልጅነትህ የምትወደው ጨዋታ ምንድን ነው? በጣም ደስ የሚል ነው በልጅነት ዘመኔ ብዙ ጨዋታ እወዳለሁ፤ ብዙ ተጫውቼ ነው ያደግሁት ለምሳሌ የገና ጨዋታ ነበረ፤ አሙሽ አሙሼ፣ ድብብቆሽ እና ብዙ ጨዋታዎች ነበሩ፤ ከሁሉም ማረሳቸው በጣም ምርጥና ለእኔ ሁሌ ትዝተኛ የሚሆን ጨዋታዎች ድብብቆሽ ነው። ድብብቆሽ ማለት ከጓደኞቼ ጋር በመሰባሰብ ተደብቆ አንዱ ተደብቆ፤ አንዱ አይኑን ጨፍኖ ሌላኛው ተደብቆ ከዛ በኋላ መፈለግ ማለት ነው። ይህ በጣም ደስ የሚልና ስታሁን ትዝታ ውስጥ ያለው የልጅነት ጨዋታ ነው፤ ስለዚህ ብዙ ጊዜ ልጅነቴን ያሳለፍኩት ገጠራማ አካባቢ ነው ስለዚህ ሌላም የጨዋታ አይነቶች አሉ፤ ለምሳሌ ዋና ዋና በጣም ወሰኙ የጨዋታ አይነት ነው ዋና መዋኘት በራሱ አንድ በልጅነቴ ከምሰራቸው ወይም ከምጫወታቸው ጨዋታዎች አንዱ አስተዋጾ አለው። ስለዚህ ይህ የልጅነት ጨዋታ አንዱ ድብብቆሽ ነው።

ጫጫታ ታገኝበታለህ ትችላለህ ይላል ጫጫታ በተፈጥሮዬ የማልወደው ነገር ነው ጫጫታ የበዛበት ቦታ አልገኝም። ጫጫታ በጣም ደስ አይለኝም። ምክንያቱም ጫጫታ ካለበት ቦታ ስሆን። የተለያዩ ነገሮችን እንትን ይሆናሉ። ስለዚህ ጫጫታ አልወድም።

የቤት እንስሳ አለ የቤት እንስሳዎች አሉኝ ከቤት እንስሳ ሁለት የምወዳቸው የቤት እንስሳት አሉ ድመትና ውሻ ሲሆኑ ከእነሱ ደግሞ በጣም የምወደው ውሻውን ነው። ምክንያቱም ውሻውን የምወደው አንድ ነገር ውሻ ታማኝ ነው። ቤት ለኮ አይሄድም ቀን ተኝቶ ብሎ ማታ ሲጠብቃን ነው የሚያድርግ። ስለዚህ ውሻ በጣም አስፈላጊና የምወደው ታመኝ የቤት እንስሳዬ ነው። ሌላኛዋ ደግሞ ድመት ስትሆን ድመት ብዙም ለኔ የተመቸችኝ አይደለም። ምክንያቱም ድመት ስጋ ባየችበት ሁሉ ነው የምታድርና። ስለዚህ ከሁለቱ አንደኛ ምርጫዬና በተም የምወደው ውሻዬን ነው መለት ነው።

በስራ ላይ ምን አይነት ችግሮችን ትፈታለህ? ብዙ ችግሮችን እፈታለሁ ለምሳሌ የማኔጅመንት ወይም የአስተዳድር ችግር ካለ የስነምግባር ጉድለት ችግር ካለ እና የተለያዩ ችግሮችን እፈታለሁ። ስለዚህ ችግር ፈቺ ነኝ ብዬ አስባለሁ ስራ ላይ የተለያዩ ችግሮችን እፈታለሁ። ለምሳሌ

ጨው የበዛበትን ምግብ ትወዳለህ? አዎ ጨው የበዛበትን ምግብ እወዳለሁ። ምክንያቱም ጨው ሞቅ ሲል በጣም አሪፍ ነው። አንደኛው ምክንያት ጨው ሞቅ ሲል ምግብ ብዙ ጊዜ ምግብ ብዙ እንድባላ ያደርገኛል። ሌላኛው ደግሞ ውሃ እንድጠጣ ያግዘኛል። ስለዚህ ጨው ሞቅ ያለውን ምግብ በጣም እወዳለሁ። አብዛኛው ጊዜ ጨው በተለያየ ምግቦች ላይ መጠጦች ላይ እጠቀማለው። ለምሳሌ ቡና በጨው እጠጣለሁ። ጨው የበዛበትን ብዙ ነገሮችን እወዳለሁ። ለምሳሌ ወጥ ሲሰራ እጫውን በዛ አድርጎ እንዲሰሩልኝ እፈልጋለሁ።

ይለፍ ቃል ትጠቀማለህ አዎ ይለፍ ቃል ብዙ ጊዜ የምትጠቀመው የተለያዩ አፕሊኬሽኖችን እና ዌብሳይቶችን በምከፍትበት ጊዜ? ይለፍ ቃለ እጠቀማለሁ ይለፍ ካለ ስንል በዘመናዊ ቃላት ፓስወርድም እንደማለት ነው ስለዚህ አብዛኛው ጊዜ ይለፍ ቃል እተጠቀማለሁ። በተለይ የተለያዩ ፋይናንሻል ነገሮችን የምትጠቀማቸው ላይ ጠንካራ ይሉ ይለፍ ቃል እጠቀማለሁ ለምሳሌ ፓዮኔር አካውንቴ ላይ እንደዚሁ የባይናንስ አካውንቴ ላይ። ስለዚህ የተለያዩ ኦንላይን አካውንቶችን ስከፍትና የተለያዩ ቁሳቁሶችን ማለትም ስማርት ስልኮችን ኮምፒውተሮችን እና የተለያዩ ነገሮችን ስጠቀም ይላፍቃል እጠቀማለሁ ማለት ነው። ይላፍቃል ደግሞ በሁለት ይከፈላል ጠንካራ ይለፍ ቃል እና መካከለኛ ይለፍ ቃል እና ደካማ ይለፍ ቃል። እኔ አብዛኛው ጊዜ የምጠቀመው ይለፍ ቃል ከበድ ያለና ጠንከር ያለ ይለፍ ቃል ነው

ጠዋት ወይስ ማጣ ሰው ነህ በሚለው ጥያቄ? የጠዋት ሰው ነኝ ማለት ጠዋት ጠዋት አብዛኛው ጊዜ በጠዋት በመነሳት። የተለያዩ ስራዎችን አከናውናለሁ። የጠዋት ሰው ነኝ ስል ለምሳሌ ማታ በጊዜ ተኛና ጧት ተነስቼ ጠዋት ብዙ ስራዎችን አከናውናለሁ ለምሳሌ አንደኛው ጠዋት ተነስቼ ከማድረገው ነገር ምንድነው? አንደኛው የአካል ብቃት እንቅስቃሴ እሰራለሁ ከዛ ደግሞ የአካል ብቃት እንቅስቃሴ ካሰራሁ በኋላ ጸሎት አደርሳለሁ ጸሎት ካደረስኩ በኋላ ሻወር እወስዳለሁ። ሻወር ከወሰድኩ በኋላ የተለያዩ የቤት ስራዎችን አከናውናለሁ። ልጆቼን ወደ ትምህርት ቤት እልካለሁ። ልጆቼን ትምህርት ቤት ከላኩ በኋላ ወደ ስራዬ ወደ መስሪያ ቤቴ ሄጄ እስከ ምሳ ሰዓት እሰራለሁ ማለት ነው። ስለዚህ ጠዋትና የማታ ሰው ነህ ጠዋት ወይስ የማታ ሰው ነህ የሚለው ጥያቄ? ለኔ በጣም ደስ የሚል ነው። ስለዚህ የጠዋት ሰው ነኝ ማለት ነው

ገንፎ ትባላለህ አዎ። ገንፎ በጣም ከምወደው ምግብ አንዱ ነው ገንፎ እኛ አካባቢ ባህላዊ ምግብ ነው። ስለዚህ ገንፎ መቼ መቼ እንበላለን የሚለውን እናያለን። ገንፎ ምንበለው እኛ አካባቢ የተለያዩ ክብረ በዓላት ላይ ለምሳሌ ልደት የተለያዩ ሰዎች በሚወልዱበት ጊዜ እንደ ክብር ገንፎ ተሰርቶ እንበላለን ማለት ነው። አንደኛው ገንፎ ብዙ ንጥራ ነገሮች ስላሉት ለሰውነታችን ጥሩ ስለሆነ ገንፎ ብዙ ጊዜ እንመገበለን ማለት ነው። ለምሳሌ ገንፎ ስንመገብ የምናገኛቸው ነገሮች አሉ። ለምሳሌ ከምናገኘው ነገር ገንፎ የሰውነት ጥንካሬ እናገኛለን። ወገባችንን እንዲይዝ ያደርጋል። ስለዚህ ገንፎ መብላት ቀዳሚ ምርጫዬ ነው። ገንፎ ከምን ይሰራል የሚለውን ስናይ ደግሞ ገንፎ ከተለያዩ ዱቄት አይኖችን ሊሰራ ይችላል። ለምሳሌ ከስንዴ ገንፎ ልንሰራ እንችላለን ከጤፍ ዱቄት እና ወተት እና ከውሃ የተለያዩ እንትኖችን ተጠቅመን ገንፎ እናዘጋጃለን ማለት ነው። ከሁሉ የምወደው ደግሞ ከስንዴ የተዘጋጀውን ገንፎ ነው

ጥሩ ጥያቄ ነው ላፕቶፕ አለህ? ላፕቶፕ የለኝም። ምክንያቱም ላፕቶፕ በአሁኑ ጊዜ ብሩም ውድ ስለሆነ የመግዛት አቅምም የለኝም። ስለዚህ ላፕቶፕ በአሁኑ ሰዓት የለኝም። የተለያዩ ስራዎችንም ስሰራ ስማርት ስልክ ወይም ሞባይል በመጠቀም ነው። ለምሳሌ አሁን ሪከርድ እያረኩ ያለሁት። እዚህ ካምፓኒ ላይ ሞባይል ተጠቅሜ ነው። ስለዚህ አሁን እዚህ ከሰራሁኝ በኋላ ጥሩ ገንዘብ ከተከፈለኝ ላፕቶፕ ይኖረኛል። ወደፊት ላፕቶፕ እገዛለሁ ማለት ነው። ምክንያቱም ላፕቶፕ ስታውን ያልገዛሁበት ምክንያት። ውድ ስለሆነ ደግሞ አሁን ጊዜ የሚፈለገው ላፕቶፕ አይነት ይኸው ውድ ስለሆነ ትንሽ ብሩ ወደድ ስላለብን መግዛት አልቻልኩም ማለት ነው። ከዚህ በኋላ ግን ይሄን ስራ ስለምሰራ ይሄ ስራ ስለሚከፈለኝ ላፕቶፕ ለወደፊት ይኖራል ብዬ አስባለሁ

የምትወደው ሬስቶራንት ሬስቶራንት አለ? የምወደው አንድ ሬስቶራንት የለኝም። ሁሉንም አካባቢ ያሉትን ሬስቶራንት እወዳችኋለሁ። ደግሞ አንድ ደንበኛ ነው ብዬ የምሄድበት ሬስቶራንት ወይም ልዩ አድርጌ የምወደው ሬስቶራንት የለም አካባቢ ያለው ሬስቶራንት እየዞርኩ ነው። የተለያዩ ምግቦችን መመገብ ምክንያቱም የተለያየ ወጋ ቅናሽ ካለበት ነው የሚሄደው እንጂ አንዱን ቆሚ አድርጌ አንድ የምወደውን ሬስቶራንት ሁል ጊዜ አል ደንበኛ አላወጣሁም። አካባቢ የሚገኘው ሁሉ ሪስቶራንቶች በጣም ደስ የሚሉ ጽዱ የሆኑ ማራኪና ሳቢ የሆኑ ናቸው። የተለያዩ ሬስቶሪያንት በመዞር የተለያዩ መዝናኛዎችን እዝናናለሁ። ለምሳሌ ነገ አንድ ሬስቶራንት ብበላ ነገ ወዲያ ደግሞ ሌላኛው ሬስቶራንት ሄጄ ምግብ የምመገበው ምክንያቱም የተለያየ ሬስቶራንት በሄድኩበት ቁጥር የወጋ ቅናሽ አገኛለሁ ጥሩ ምግብ አገኛለሁ ጥሩ እዝናናለሁ። አዳዲስ ደንበኞች ጋር እተዋውቃለሁ ማለት ነው

ወደ ስራ ቦታ እውነት ትሄዳለህ? አዎ ወደ ስራ ቦታ በእውነት ነው የምሄደው ማለት። ስራ ማቅረት ደስ አይለኝም። ምክንያቱም ስራ በመሄድ የተለያዩ ስራዎችን በመስራት ራሴን አስተዳድራለሁ። ከራሴ በላይ ደግሞ ቤተሰቦቼን አስተዳድራለሁ ማለት ነው። ስለዚህ ስራ ቦታዬ በእውነትና በስራ ፍቅር ተናሳሽነት ነው ወደ ስራዬ ቦታም የምሄደው። ስለዚህ ወደ ስራዬ ቦታ ሁል ጊዜ በሰአቱና ወደ ስራ ስሄድ የተለያዩ አለባበሶች የስራ አለባበሶችን በመልበስ ወደ ስራዬ በአግባቡና በሰአቱን ጠብቄ ወደ ስራዬ እሄዳለሁ ማለት ነው። ስለዚህ ወደ ስራው እውነት ትሄዳለህ የሚለው? መልስ አዎ ነው

ሙዚቃ መሳሪያ ትጫወታለህ አዎ እጫወታለሁ። ሙዚቃ መሳሪያውን የተለያየ ሙዚቃ መሳሪያዎች ለምሳሌ ዘመናዊ ሙዚቃ መሳሪያ ነው የምጫወተው። ለምሳሌ ሳክስፎን ጊታር ምናምን መጫወት ደስ ይለኛል። የሚጫወተው ደግሞ ሙዚቃ ጋር ሳይሆን ብቻዬን ራሴን ለማስደስት ቤተሰቦችን ለማስደሳት እና ለመዝናናት ጓደኛ ወዳጅ ጋር ለመዝናናት አብዛኛው ጊዜ ሙዚቃ መሳሪያዎችን በትረፍ ሰዓታት ከስራ ሰዓታት ውጪ እመጣለሁ እጫወታለሁ እዝናናለሁ። ስለዚህ የሙዚቃ መሰሪያዎችን እምጫወተው እኔ የተለያየ ገቢ መገኘት ለማግኘት ሳይሆን። የተለያየ ዘመዶቼና ወዳጅ ጓደኞቼን ለመስደሰትና እኔ ራሴ ለመዝናናት። ስለሆነ የምጫወተው ይሄን የሚያክል ስኪል እውቀት ኖረኝ ሳይሆን ራሴን ለመዝናናት እና ጓደኞቼን ለማዝናናት ስል ነው የሚጫወት

የምትወደው ስፖርት ምንድነው? የምወደው ስፖርት አይነት አብዛኛው ጊዜ የእግር ኳስ ነው። እግር ኳስ የምወደበት ምክንያት ምንድነው? እግር ኳስ አለም ላይ ያሉ እግር ኳስ ጨዋታዎች አሉ። በተለይ የአውሮፓ እግር ኳስ በጣም ያዝናናኛል ያስደስተኛል። በትርፍ ሰዓታትም ሆነ በስራ ጊዜ የእግር ኳስ ጨዋታ ካለ የተለያዩ ዲስቲቪዎችን በመዘዋወር በመሄድ አያለሁ እመለከታለሁ። እኔም በራሴ በኩል እዚህ ሀገሬ ለሆኜ እግር ኳስ እሞክራለሁ እጫወታለሁ። የተሻለ እውቀት እንድኒሮኝ ለወደፊትም ልምምድ አደርጋለሁ። እንደውም አሁን ጓደኞቼ ጋር በመሆን በስራ ገበታችን ባሉ ጓደኞቼ ጋር ኳስ ጫወታ እንለማመዳለን ትሬኒንግ እናደርጋለን። ስለዚህ ለወደፊት ጥሩ ተጫዋች ለመሆን የምወድ ሰው ነኝ ስለዚህ የምወደው ስፖርት አይነት የእግር ኳስ ነው

ማህበራዊ ሚዲያ ትጠቀማለህ አዎ ማህበራዊ ሚዲያ እጠቀማለሁ ያ ማህበራዊ ሚዲያ በምን አላማ ነው የምትጠቀመው ካልክ? ብዙ አላማዎች አሉኝ ከብዙ አላማዎች አንዱ አለም ላይ ያሉ ትኩስ ትኩስ መረጃዎችን ለማግኘት። ለምሳሌ ቀዳሚነት የምትጠቀመው ማህበራዊ ሚዲያ ዩቲዩብ ሲሆን ዩቲዩብን የምትጠቀመው የተለያዩ ዜናዎችን ለማገኘት ለምሳሌ ስፖርታዊ ዜናዎች ፖለቲካዊ ዜናዎች ኢኮኖሚክ ዜናዎች እና የተለዩዪ መረጃዎች እና መዝናኛ ፕሮግራሞችን ለመመልከት ነው። ለምሳሌ ዩቲዩብ ላይ ሾርት ቪዲዮዎች ሲመጡ እነሱን ያሚያዝናኑ አሉ ድራማ ኮሚዲ የሆኑ የሾርት ቪዲዮዎች አሉ እነሱን በመሄድ እዝናናለሁ እጠቀማለሁ። ደግሞ ማህበራዊ ሚዲያ በሌላ መንገድ ደግሞ የምጠቀመው ፌስቡክ እና ቴሌግራም ነው የተለያዩ ጓደኞቼ እና ቤተሰብ ጋር ለመገናኘት ስል እነሱን ማህቀራዊ ሚዲያዎችን እጠቀማችኋለሁ

የትኛው ባህላዊ ምግብ ትወዳለህ በሚለው ሁሉንም ባህላዊ ምግብ እወዳለሁ። ብዙ ባህላዊ ምግቦች አሉ እኛ ሀገር። ሁሉም ባይባል የሁሉ ሰው ብዙ ኢትዮጵያ ውስጥ ያለው ሰው ሁሉ ብዙ ብሄር ብሄረሰቦች የራሳቸው የሆነ ባህላዊ ምግብ አላቸው። ስለዚህ እኔ ባህላዊ ምግብ የምወደው የኛ ባህል ያለውን ነው። የእኛ ባህል አማራ ክልል ላይ ያለው ባህል ነው። ስለዚህ እኛ ባህል ላይ በጣም የምንወደው ባህላዊ ምግብ ነው ብዬ የማስበው ዶሮወጥ ነው። ዶሮወጥ እንዴት ይዘጋጃል የሚለውን በትንሹ እንደምነግራ እንደቀጣይ እገልጸዋለሁ። ለምሳሌ ዶሮወጥ ስናዘጋጅ መጀመሪያ ዶሮ መኖር አለባት። ሁለተኛ ብዙ ሽንኩርት ጨመር አድርገን ሽንኩርት እናዘጋጃለን ሌላኛው ደግሞ የተለያዩ ቅማ ቅማ ቅማማ ቅማማቱን በርበሬ ጨው እንደዚህ አይነቶችን ሰብስበን አንድ ላይ ያው ሽንኩርትን በመኩላላት አሪፍ የሆነ ባህላዊ የሆነ ዶሮ ወጥ አዘጋጃጀት እንችልበታለን ነው። ስለዚህ የምወደው የባህላዊ ምግብ ዶሮዎጥ ነው። የሚያውቀው

የእቃ ቁጥጥር ታደርጋለህ የሚለውን ጥያቄ? አዎ ነው። የእቃ ቁጥጥር አደርጋለሁ ለምሳሌ። የእቃ ቁጥጥር ማድረገው ለምንድነው? እቃዎቹ እንዳይጠፉና በአግባቡ እንድንጠቀም ነው። ረጅም እድሜ እንዲያገለግሉና እንዳይሰረቁ የተለያዩ ቁጥጥሮችን አደርጋለሁ። ለምሳሌ

የዛሬ የአየር ሁኔታ እንዴት ነው የሚለው የዛሬ አየር ሁኔታ? ጥሩ የሆነ አየር ሁኔታ ነው የነበረው። ብዙም ፀሀያማ ያልሆነ ብዙም ቀዝቃዛ ያልሆነ በጣም ምርጥ የሆነ አየር ፀባይ ነው የነበረው። ስለዚህ እኛ አካባቢ ያለው አየር ፀባይ ሁኔታ አሁን ጥሩ ላይ ይገኛል

በየትኛው ቀን ገበያ ትሄዳለህ? በሚለው እኔ የምሄድባቸው ገበያ ቀኖች። ያው ቅዳሜ ቅዳሜ ነው አብዛኛው ጊዜ የሚሄድባቸው ምክንያቱም ቅዳሜ የሚሄድበት ምክንያት። የተለያዩ እቃዎቼ በአንድ ላይ ስለማገኛቸው ነው። ለምሳሌ ሻጭ እና ጋዢው በአንድ ላይ ተሰብስቦ የማገኘው ቅዳሜ ገበያ ስለሆነ

በእጄ የሚሰራ ስራ ታደርጋለህ? አዎ በእጄ ብዙ ስራዎችን እሰራለሁ። ለምሳሌ በእጄ የምሰራቸው ስራዎች ውስጥ አንዱ ልብስ ማጠብ ነው። ልብስ አብዛኛው ጊዜ በእጄ ነው የማጥበው። ሁለተኛ ደግሞ የተለያዩ ስራዎችን በእጅ እሰራለሁ ለምሳሌ ጽሁፍ ጽሁፍ የምጽፈው በእጄ ነው። ሌላ ደግሞ የተለያዩ ስማት

የምታስታውሰው ልዩ በዓል ምንድነው? የማስታውሰው ልዩ በዓል ፋሲካ ነው። ፋሲካን ለምን አስታውሳለሁ አብዛኛው ጊዜ እኛ ሀገር ፋሲከ ባህል ብዙ ጾም በኋላ የሚመጣ በጣም ልዩ የሆነ ባዓል ነው። ዝግጅቱን በጣም አሪፍ ደስ የሚል ነው ነው። ስለዚህ የማስታወሰው ልዩ ባህል ፋሲካ መሃል ነው።

በእጅ በእጅ መሽን ታውቃለህ አዎ በብዙ ጊዜ እጄ ነው መሽኖችን የምትጠቀማቸው ለምሳሌ ቡና መፍጫቻ በእጅ ይዜ ቡናው እጄ እፈጭበታለሁ ሌላኛው ደግሞ የሽንኩር መፍጫ መሽኖች አሉ። እና ሌላ የተውላ ስራ መሽኖች አሉ። የተለያዩ መሽኖችን በእጅ ነው የምትጠቀማቸው ስለዚህ በእጅ ማንሽን አውቀዋል

ግጭቶችን ማስተካከል ትችላለህ? የሚለውን ጥያቄ አልችልም ምክንያቱም ግጭቶቹ መጠነ ሰፊ ችግሩ ስላለባቸው በእኔ ብቻ ሀይል ግጭቶችን ማስተካከል አልችልም። ምክንያቱም ግጭት የሚስተካከለው የተለያየ አካላት በአንድ ላይ ሆነን ሲሳተፉ ነውና ግጭት ብቻችንን ሆነን ማስተካከል አልችልም።

ጺም ታቆያለህ? አዎ ጺሜን በጣም ነው የማቆየው። ምክንያቱም ጺም የተለያየ ውበት ስለሚሰጥ። ይህም ብዙ ጊዜ አቆያለሁ። ለምሳሌ የተንከባከብኩ የታተጠብኩ የተለያየው ቃላማትን እየቀባሁ እና እያበጠርኩ ጺሜ እንዲያድግ አደርገዋለሁ። ጺሜን ቶሎ አልስተካከለውም ምክንያቱም ለቡት

ማታ ምን አይነት ድምጽ ትሰማለህ የሚለው ጥያቄ ለኔ ጥሩ ነው ማታ የኢንዱስትሪ የፋብሪካዎችን የማሽኖችን ድምጽ እሰማለሁ። ምክንያቱም የምኖርበት የማሽኖች አጠገብ ስለሆነ የተለያዩ ኢንዱስትሪዎች አካባቢ ስለሆነ የምኖረው የተለያዩ የማሽኖችን ድምጽ እሰማለሁ ለምሳሌ ግራይንደር

ትንኞች በአካባቢ አሉ ትንኞች የኛ አካባቢ የለም። ምክንያቱም የኛ አካባቢ በጣም ንጹህ እና ጸዱ አካባቢ ስለሆነ ትንኞች እንዳይረቡ እኛ አካባቢያችንን በገራ ስለምናጻዳ የቆሙ ውሃዎችን እናስወግዳችኋለን። የተለያዩ ጽዳቶችን ስለምንሰራ እኛ አካባቢ ትንኞች በፍጹም ያሉ

በመስኮት ጎን መቀመጥ ትወዳለህ አዎ ብዙ ጊዜ በመስኮት ጎን ተቀምጬ በመዝናና እዝናናለሁ። ለምሳሌ ሰዎች ጋር ሳወራ በመስኮት ጎን መቀመጥ እወዳለሁ። የተለያዩ ንፋሳማ አየሮቹን ስፈልግ በመስኮት ጎን ተቀምጬ ነው የማየው። በጣም ደስ ይለኛል መስኮት አጠገብ መቀመጥ ሁል ጊዜ

ስራዎችን? በቅደም ተከተል ታስቀምጠዋለህ እኔ ስራውን በቅደም ተከተል አልሰራም። ምክንያቱም እንደ አስፈላጊነቱ ቀድሞ የሚሰራውን ቀድሜ እሰራለሁ ወደ ኋላ የሚቀረውን ወደ ኋላ አስቀረዋለሁ። ስለዚህ ስራዎችን አብዛኛው ጊዜ እንደ አስፈላጊነቱና እንደ ጊዜ ቆይታ ነው የምሰራው። ምክንያቱም ቶሎ የሚባላሸ ቶሎ ሰራለሁ

መዝገቦችን ታስቀምጣለህ ብዙ መዝገቦችን ፋይሎችን አንድ ላይ ደርድሬ አስቀምጣችኋለሁ ምክንያቱም መዝገቦችና ፋይሎች ለቀጣይ ትውልድ ጠቃሚ ስለሆኑ ብዙ አይነት መዝገቦች ላይ ብዙ አይነት መረጃዎችን ስለሚይዙ በአግባቡና በፋይል ደረጃ በደረጃ መደርደር በመደርደር አስቀምጣችኋለሁ ማለት ነው

ወደ ሱቅ ከመሄድ በፊት ዝርዝር ትጽፋለህ ሱቅ ከመሄዴ በፊት የምገዛባቸውን እቃዎችን በዝርዝር በመጻፍ እሄዳለሁ ማለት ነው። ለምሳሌ ወደ ሱቅ ሲሄድ የተለያዩ ሸቀጦ ሸቀጦችን ስምና ዋጋቸውን በዝርዝር በመጻፍ የተለያዩ ዝርዝሮችን ሄጄ በሚሄድ እገዛለሁ ማለት ነው

ምን አይነት ልብስ ትወዳለሁ ብዙ አይነት ልብስ እወዳለሁ አሁን ዘመናዊ ሱሪዎችን ነው የምወደው። አብዛኞቹ አሁን ዘመናዊ የመጡት ሱሪዎቹ አሉ እነሱ ሱሪዎቹ በጣም ነው ደስ የሚሉኝ። ለምሳሌ ቀለል ብዬ ስለምለብስ ስለምለብሳቸው ደግሞ ቶሎ ቶሎ ስለማይቆሹና ጸዳ ብሎ ስለሚታዩ። አሁን ጅንስ ሱሪ በጣም ነው ደስ የሚለኝ

የቀን መቁጠሪያ ትጠቀማለህ? አዎ የቀን መቁጠሪያ እትጠቀማለህ ለምሳሌ ስራ ስሰራ ቀናትን እቆጥራለሁ እስከ ሰላሳ ያሉትን ቃናትን። ምን ያህል ቀን ስራ ሰራሁበት ምን ያህል ሰዓት ምን ያህል ደቂቃ እንደፈጀሁና። ሰው ጋር ስዝናና ደግሞ ብዙ ጊዜያትን እንዳላበላሽ በማለት ቀን መቁጠሪያ በየአመቱ በየሳአቱ እጠቀማለው

በየትኛው እጅ ትስፋለህ አብዛኛው ጊዜ እኔ የምትስፈው በግራኝ እጅ ነው። ምክንያቱም ግራኝ እጄ ለኔ ምርጫዬ ነው። በጣም ፈጣንና ቀልጣፋ ነው ደሞም ጠንካራ ነው። ምክንያቱም በግራ እጄ ስለለመድኩኝ አብዛኛው ስራዎችን ማከናውነው በግራ እጄ ነው። ግራ እጄ እንደ ቀኝ እጄ ለኔ በጣም አስፈላጊ ነች

ስለ በልጅነቴ የማኖረያ ቤት ትንሽ ንገረኝ? ልጅነቴ እኔን ብዙ ቦታ ስላሳለፍኩኝ አንድ የሆነ ወጥ የሆነ ቦታ መኖሬ ቦታ የለኝም። ምክንያቱም በልጅነት ዘመን የተለያዩ ቦታዎችን በመጓጓዝ ነው። ለምሳሌ ከእናቴ ቤት ወደ አጎቴ ቤት ከአጎቴ ቤት ወደ አይቴ ቤት ስመላለስ ስለነበረ ብዙ መስታዉሰው የለኝም

የትርፍ ጊዜ መሳለፊያዎቹ ምንድን? ናቸው ትርፍ ጊዜዬን እኔ የማሳልፈው በተለያዩ ቦታዎች በመዝናኛ ስፍራዎች በመሄድ ነው። ለምሳሌ ኳስ በማየት ያወራባን ኳስ በማየት እና የተለያዩ ስፖርታዊ ውድድሮችን በማየት እና የተለያዩ መዝናኛ ቦታዎች በመሄድ ጓደኞቼ ጋር በመዝናናትና ቤተሰቦቼ ጋር በመዝናናት ነው

ያተክልት ስራ ታደርጋለህ? አዎ በጣም ቤቴ አካባቢ ያተክልት ስራ እሰራለሁ ምክንያቱም ቤት አካባቢ ብዙ አበባዎችን እተክላለሁ። የተለያዩ ስራዎችን እሰራለሁ። ለምሳሌ ውሃ ገቤ ጋር የተለያዩ የተክልት አይነቶችን ተቅዬ። ለገቢ አገኛለሁ እየሸጥኳቸው እተዳዳርባቸዋለሁ። ብዙ አይነት አትክልቶች አሉ

መብረቅ ትፈራለህ? መብረቅ ብዙ ጊዜ አልፈራም ምክንያቱም መብረቅ ዝናብ ጋር ብቻ የሚወርድ ነገር ስለሆነ በዝናብ ጋር መብረቅ አልፈራም። ምክንያቱም ዝናብ ጋር እኔ አብዛኛው ጊዜ ዝናብን የማሳልፈው በመተኛት ስለሆነ አብዛኛው ጊዜ መብረቅ ሲወርድም አላይም። አልፈራምም መብረቅ አልፈራም ሁልጊዜ መብረቅ ለኔ ችግር የለውም

ምን የቤት እቃዎችን ትጠቀማለህ? ብዙ አይነት የቤት እቃዎችን እጠቀማለሁ አብዛኛው ጊዜ የምትጠቀማቸው የቤት እቃዎች ቀለል ያሉና ከእንጨት የተሰሩ ለምሳሌ ይሄ የጣውላ ቤት ውጤቶች ናቸው። የብረት እካ ብዙ ጊዜም የቤት እቃዎች እቃ ላይ በረት የሆነ እቃዎችን አልጠቀምም። ምክንያቱም የእንጨት ውጤቶችን ነው የምትጠቀመው አብዛኛው

ኮፊያ ማድረግ ትወዳለህ? ኮፊያ ማድረግ አብዛኛው ጊዜ አልወድም ምክንያቱም ኮፊያ ሳደርግ። ፀጉራችንን ይመልታናል የተለያዩ ችግሮችን ሊያመታ ስለሚችል ኮፊያ አላደርግም። ምክንያቱም ፀሀይ ጊዜ ጥላ ነው እንጂ ኮፊያ አልጠቀመም። ኮፊያ አብዛኛው ጊዜ ፀጉሬ ጋር አላደርግም ምክንያቱም ፀጉራችንን ስለሚያባላሽ እና ስለሚያምልጥ

ስንት ትራስ ትጠቀማለህ አብዛኛው ጊዜ የምትጠቀመው ትራስ አንድ ነው? ምክንያቱም ትራስ የምትጠቀምበት ዝቅ ዝቅ ያለ አልጋ ላይ ስለምተኛ። አንድ ተለቅ ያለ ትራስ ነው የምትጠቀመው ሁል ጊዜ ትራስ እጠቀማለሁ። አለ ትራስ መተኘት አልችልም ትራስ ሁል ጊዜ ከፍ የለና በጣም ያመረ የአልጋ ልብሱ ጋር አብሮ የሚሄድ። ትራስ አይነት ነው የምትጠቀመው

በእጅ መጽሐፍ ትወዳለህ? አብዛኛው ጊዜ በእጅ መጽሐፍ አልወድም ምክንያቱም የቴክኖሎጂ ዘመን ነው። ዛሬ የተለያዩ ስምርት ፎን ኮምፒውተሮችን በመጠቀም ኮምፒውተር ላይ እና በስምርት ፎኖች ላይ ነው እንጂ የምትፅፍ እንደ ድሮ በእጅ በወረቀት ላይ አልጽፍም ብዙ ጊዜ በእጅ መጻፍ አልወድም ምክንያቱም ስለሚያድክመኝ እና ጊዜዬን ስለሚፈጅ።

ሳንቲም ትቆጥባለህ የሚለው ጥያቄ? ሳንቲሞችን አብዛኛው ጊዜ አልቆጠብም ምክንያቱም ወዲያው ሳገኝ ወዲያው ነው ማጠፋውና ስለዚህ እኔ በጣም ችግር ውስጥ የምንኖርሰው ነኝ ምክንያቱም ሳንቲሞችን ባለማቆጠብ የተነሳ ብዙ ጊዜ ችግሮች ይገጥሙኛል። ለወደፊት ግን ሳንቲም ለመቆጠብ እፈልጋለሁ እቆድም አደርጋለሁ ማለት ነው

አካል ብቃት እንቅስቃሴ ታደርጋለህ አዎ ሁል ጊዜ አካል እንቅስቃሴ ብቃት አደርጋለሁ። ምሳሌ በስራ መልስ እና በትምህርት ቤት መልስ። እና የተለያዩ ጠዋት ጠዋት በመነሰት የተለያዩ የሆኑ የአካል ብቃት እንቅስቃሴዎችን አደርጋለሁ። ለምሳሌ ጠዋት በመነሳት ሩጫ እሮጣለሁ። ሰኞ ብሮጥ ማክሰኞ ደግሞ ፑሽ አፕ እና ዲጋፕ በመስራት አሳልፋለሁ

በድን ቋንቋ ታምናለህ? አዎ በድን ቋንቋ አምናለሁ በድን ቋንቋ ማለት የቋንቋዎቹ ወይም ቋንቋ ያልሆኑ ነገሮች ለምሳሌ የምልክት ቋንቋ ሊሆኑ ይችላሉ። ይሄ አንተ የማትናገረው ወይም ትንንሽ ብሄር ብሄረሰቦች የሚናገሩት ቋንቋ ሊሆን ይችላሉ። ስለዚህ ባድን ቋንቋ በጣም አሪፍ እና ሁሉም ሰው መልመድ ያለበት

የህዝብ መመላለሻ ትጠቀማለህ? አዎ አብዛኛው ጊዜ የህዝብ መመለሻየመመ የህዝብ መመላለሻ ነው የምትጠቀመው ምክንያቱም መኪና ስለሌለኝ በህዝብ መመላለሻ ነው ስራ ቦታም ወደ ቤትም እምመላለስ። ምክንያቱም መኪና የለኝም። ደግሞም ዋጋው ውድ ስለሆነ በህዝህ መመላለሻ በቀላል ሂሳብ መሄድ እችላለሁ።

አስተያየት መቀበል ትወዳለህ አስተያየት መቀበል አልወድም ምክንያቱም አስተያየት ሚሰውየሚሰጥ ሁሉ ሰው ትክክል ነው ብዬ ስለማላስብ። አብዛኛው ጊዜ አስተያየት የሚሰጡ ሰዎች። ላንተ ጥላቻና የተለያዩ ዝቅ ዝቅተኝነት ስለሚሰማቸው። አስተያየቶችን እኔ ሁልጊዜም አልቀበልም። ምክንያቱም አስተያየት እንዲሰጡኝም ስለማልፈልግ

የድምጽ መልእክት ትልክ ትልካለህ። አዎ የድምጽ መልእክቶችን በተለያዩ ማህበራዊ ሚዲያ በመጠቀም ቤተሰብ ለጓደኛ ለስራባል ደረቦቼ የድምጽ መልእክት እልካለሁ። ለምሳሌ እኔ መስሪያ ቤት ላይ ም ላላከው በኢንስታግራም ስለሆነ የድምጽ መልእክቶችን በቪዲዮ ጋር አድርጌ ወደ መስሪያ ቤቴ እልካለሁ

ፀሀይ ስጠልቅ መመልከት ትወዳለህ? ፀሀይ ስጠልክ እኔ መመልከት አልወድም። ምክንያቱም ፀሀይ ስጠልክ ሳይሆን ፀሀይ ስትዋጣ ጠዋት ጠዋት ላይ አካል ብቃት እንቅስቃሴ ስለምሰራ የዛን ጊዜ ፀሀይ ስትጠለቅ ሳይሆን ፀሀይ ስትዎጣ ነው። አብዛኛው ጊዜ ጊዜየን የማሳልፈው የምዝናናውም ፀሀይ ስትወጣ በማየት ነው።

ሌሎችን ማስተማር ትችላለህ? አዎ ሌሎችን አስተምራለሁ ምክንያቱም ከእኔ በታች ያሉ ሰዎችን በማስተማር አገለግላለሁ። ለምሳሌ እኔን እንዴት አድርጌ እንደማስተምር ብነግራችሁ የተለያዩ የስነምግባር ትምህርቶችን እሰጣችኋለሁ የተለ የስራ ክህሎት ትምህርቶችን እሳጣችኋለሁ

የ ቴክኖሎጂ ችግሮች ሲያጋጥሙ ምን ታደርጋለህ? ቴክኖሎጂ ችግሮች ሲያጋጥሙ ቴክኖሎጂን በቴክኖሎጂ እንዲሰሩ አደርጋለሁ ለምሳሌ ስልክ ቢበላሽ የተለያየ ቴክኖሎጂዎችን በመጠቀም እኔ ራሴ እንዲሰራ ማድረግ እችላለሁ። ለምሳሌ ቻት ጂፒቲን እና ጂመናይን ነገሮችን በመጠየቅ ቴክኖሎጂን በቴክኖሎጂ

ታሪክ መናገር ትወዳለህ? አብዛኛው ጊዜ ታሪክ ሰዎች ሲናገሩ ነው እንጂ የምሰማው እኔ መናገር አልወድም አልችልም ምክንያቱም የማልናገርበት ምክንያት ታሪክ በራሱ ጊዜ። ከባድ ስለሆነ ብዙ ጊዜ ታሪክ ማወቅ ስላለብን ታሪክ ሳናውቅ ብንናገር አካባቢ ላይ ችግር ስለሚያመጣ ታሪክ መናገር አልወድም

ዳቦ ማብሰል ትችላለህ? ዳቦ ማብሰል እችላለሁ ምክንያቱም ዳቦ እንዴት እንደሚበሰል ስለማውቅ። ለምሳሌ የተለያዩ ማሽኖችን ጋ በማጠድ መጀመሪያ ዳቦ እንዴት እንደሚበሰል ማወቅ አለብን። ስለዚህ ዳቦ በማሽን በኤሌክትሪክ ምጣድ እና የተለያዩ እንጨቶችን በመጠቀም ዳቦ አበስላለው

ከስራ ባለደረቦቹ ጋር ጥሩ ግንኙነት አለ። ስራ ባለደረ ደቦቹ ጋር በጣም ትሩ የሆነ ግንኙነት አለኝ። ምክንያቱም አሳሪዎቹ ጋር ትሩ ግንኙነት ከሌለኝ የምትሰራው ስራ ውጤታማ ስለማልሆን። መጀመሪያ የስራ መርሁ። ስራ በላይ ደረቦች ጋር ጥሩ የሆነ ግንኙነት እንዲኖረኝ ነው። ስለዚህ አለኝ

ቡና ወይ ሻይ ትመርጣለህ? እኔ አብዛኛው ጊዜ ሻይ ነው ምመርጠው ምክንያቱም ቡና ስጠጣ እንቅልፍ ስለሚከለክለኝ ሻይ አብዛኛው እመርጣለሁ። ሻይም በምሳ ሰዓት ላይ በቁርስ ሰዓት ላይ ነው ምጠጣው። ስለዚህ እሻዬ ለመዝናናት ነው ምጠጣው። ምክንያቱም ዋጋውም ትንሽ ቀነስ ስለሚል ሻይ ነው ምመርጠው።

ምን አይነት የሙቀት መጠን ትመርታጣለህ የሙቀት መጠን ምመርተው በጣም ያልሞቀ በጣም ያልቀዘቀዘ ኖርማል ወይም ኖርማል የሆነ ሙቀት ነው። ሰው ልጅ ለኖሮ የሚመች አይነት ሙቀት እመርጣለሁ ለምሳሌ ወይና ደጋ እመርጣለሁ ምክንያቱም በጣም በረሃ ያልሆነ በጣም ደጋ ያልሆነ

ወደ ስራ ቦታ በሰአቱ ትደርሳለህ? ወይ ወደ ስራ ቦታ በሰአቱ ነው የምደርሰው። ምክንያቱም ስራ ቦታ ሩቅ ስለሆነ በጧቱ በመነሳት ስራ ቦታ በሰአቱ እደርሳለሁ። ምክንያቱም ከሰአቱ ካልደረስኩኝ ስለሚቀጣኝ አላቃዬ ጋር መጣለት ስለማልፈልግ። ወደ ስራ ቦታ በስዓቱ እደርሳለሁ ማለት ነው

ማንሰላሰል ታደርጋለህ? አዎ አብዛኛው ጊዜ አንሰላስላለሁ ምክንያቱም ማንሰላሰል አንድ የሀሳብ ለውጥ ስለሆነ አንሰላስላለሁ አዲስ ሀሳብ ለማምጣት ጠዋትም ማታም አንሰላስላለሁ ሰው ጋር ጠቀምጨ አንሰላስላለው። ማንሰላሰል አዲስ ግኝት አዲስ እውቀት አዲስ ማንነት ስለሚያመጣ አብዛኛው ጊዜ በማንሳላሰል ላይ ይገኛል

መዋቢያ ትጠቀማለህ አዎ መዋቢያ እጠቀማለሁ። ምክንያቱም የምሰራባቸው ስራ ቦታዎች ስሄድ መዋቢያ ተጠቅሜ። ለምሳሌ መዋቢያ ምጠቀምባቸው ሰዓታት ጠዋት ስራ ምገባ በበዓል ቀናት የተለያዩ በዓላት ትልልቅ በዓላት ቀናት ማዋቢያ እጠቀማለሁ። ምክንያቱም አምሬና ደምቄ መሄድ ስለምፈልግ

ብዙ ትንሽ ሳለ ይላል ጥያቄው ብዙም ባይገባኝም ብዙ ትንሽ አለ ማለት ትንንሽ ነገሮች አሉ ወይ? ትንሽ ወንድም አለ ብዙ ትንሽ አለ። ትንንሾቹ በጣም ብዙዎች አሉ። ለምሳሌ አራት ትንንሽ ወንድም አለኝ። ሁለት ትንንሽ ሴቶች አሉኝ። ስለዚህ ትንንሾቹ በጣም ያማሩና ያያ በጣም ደስ የሚሉ ናቸው

የስልክ ባትሪ ምን ያህል ይቆያል? የስልክ ባትሪ እኔ የሚቆየው ብዙም አይቆይም ምክንያቱም የስልክ ባትሬ ፎርጅድ ስለሆነ ብዙ ሰዓት አይቆይም በቀን ውስጥ ሶስቴ ቻርጅ አደርጋለሁ። ስለዚህ የስልክ ባትሪዬ ብዙም እየቆየ አይደለም በጣም እያስቸገረኝ እና ብዙ ስራዎችን ለመስራት በጣም

ልዩ ችሎታ ምንድነው? ልዩ ችሎታ ለኔ የተለያዩ ቴክኖሎጂዎችን ሲመጡ መጠቀም ነው። ለምሳሌ አዲስ ቴክኖሎጂ ሲመጣ ወዲያው ቴክኖሎጂን ጋር በማዘመድ ቴክኖሎጂን በአንዴ እጠቀማለሁ። ይሄ ችሎታየ ልዩ ችሎታ ሊያስብላኝ ይችላል ማለት ነው። ሌላኛው ደሞ ጥሩ ሰዎች ጋር ግንኙነት አለኝ

በዚህ ቅዳሜና እሁድ ምን ታደርጋለህ? ቅዳሜና እሁድ ለኔ እረፍት ቀናት ስለሆኑ የተለያዩ ስራዎችን ዙሬ ምሰራበት ነው። ለምሳሌ ቅዳሜ ቅዳሜ በጎ አድራጎት አካባቢ የሄድኩኝ በጎ አድራጎት ላይ ስራ እሰራለሁ። እሁድ ደግሞ ቤተሰቦቼና ጓደኞቼ ጋር የምዝናናበት። ልዩ ቀንነች ለኔ ስለዚህ ኡሁድ እና ቅዳሜ ለኔ በጣም ልዩ ቀናቶች

በእንጨት እሳት መብሰል ትችላለህ ታውቃለህ? በእንጨት እሳት መብሰል አዎ ብዙ ጊዜ እኛ ሀገር። መደግ ላይ ያሉ ሀገራት አብዛኛው ጊዜ እንጨት ነው የሚጠቀሙና ስለዚህ እንጨት ለኛ ከኤሌክትሪክ ከማዕድን የበለጠ እየጠከመን ያለ። እንጨት ሰዓት ነው ስለዚህ እንጨት እኛ አካባቢ አንደኛ አካዳሚ ምርጫችን ነው

እጅ መጨባበት ትወዳለህ? እጅ መጨባበት አልወድም። ምክንያቱም እጅ በመጨባበት ላይ ብዙ ጉዳቶችን ሊያመታ ስለሚችል። ምክንያቱም ሳይታተቡ ስለ የሚመቱ ሰዎች ስለሚኖሩ። እነዛ ላይ ያሉ በክቴሪዎች ደግሞ በምትጨባበትበት ወቅት ወደ አንተ ስለሚተላለፉ። እጅ መጨባበት ብዙም ደስ አይለኝ።